በስልኬ ገንዘብ እልካለሁ ስልኬን እንደ ባንክ እጠቀምበታለሁ ገንዘቦችን ለመቀበል ገንዘቦችንም ለመላክ የሁሉም ባንኮች የሞባይል ባንኪንግ መተግበሪያዎችን ጭኛለሁ በስልኬ ላይ። በእነሱ ዩኤስኤስዲም በኮከብ መሰላል አድርገን ቁጥር አስገብተን በመደወልም ስልኮች በስልኮቻችን ገንዘብ እንልካለን። እኔ ግን ብዙ ጊዜ የምጠቀመው የሞባይል መተግበሪያውን ነው። ይሄ የሞባይል መተግበሪያ ከስልካችን ወደ ሌላ ሰው ገንዘብ ለማስተላለፍ ፈጣን ነው። ኢንተርኔት ከሌለ ግን አይሰራም ኢንተርኔት በሚያስቸግርባቸው ቦታዎችና። ኢንተርኔት ሙሉ በሙሉ በሌለባቸው አካባቢዎች ይህንን መተግበሪያ መጠቀም አይቻልም። ነገር ግን ኢንተርኔት አገልግሎት ባለባቸው ኢንተርኔቱን ፈጣን በሆኑባቸው አካባቢዎች። ገንዘብን ከአንዱ ወደ ሌላ ለመላክ በቀላሉ መተግበሪያዎች አስፈላጊዎች ናቸው። ዩኤስኤስዲ ቁጥር ግን ስንጠቀም ብዙ ጊዜ ተሽከርክሮ ይጠፋል። ይሄ ደግሞ የኔትወርክ ችግር ነው። ስለዚህ መተግበሪያዎችን ወይም ደግሞ ዩኤስኤስዲን በመጠቀም ገንዘብን እልካለሁ። በጣም አስቸጋሪ ቢሆንም አንዳንድ ጊዜ ሁለቴ ሶስቴ ድጋሚ ሁሉ ለሌላ ሰው የሚላክበት አጋጣሚ አለ። በኢንተርኔቱ ችግር ምክንያት ማለት ነው

የትውልድ ከተማዬ አሁን ከምኖርበት አካባቢ የሰባ ኪሎ ሜትር ርቀት አለው። ከተማዋ ከአዲስ አበባ ወደ ጎጃም በሚገባበት ጊዜ የጎጃም የመጀመሪያዋ በር ናት ከአባይ በረሃ እንደወጡ ተራራዋ ላይ ደጀን የምትባል ከተማ ትገኛለች። ይቺ ከተማ ጥንታዊት የሆነች ከተማና ለጎጃም ደግሞ የመጀመሪያዋ ናት። ከበረሃው ለሚመጣ ሰው ደግሞ እፎይታ የሚያገኝባት ደስ የምትል ቦታ ናት። ጤፍ በብዛት የሚበቅልባትና አለምን በብዛት ይመግባል የሚባለው ጤፍ የሚሄደውም ከዚሁ አካባቢ ነው። የጤፍ ምርቱ በጣም ጥሩ ነው። አርሶ አደሩም በብዛት የሚያመርተው ጤፍን ነው። ስለዚህ የኔ የትውልድ ከተማዬ እንዲህ ያለች ከተማ ናት

የእቃ ቁጥጥር አደርጋለሁ እቃዎችን ቁጥጥር ማድረግ ማለት ንጽህናው የተጠበቀ ንጽህናው ያልተጠበቀ መሆኑን እንደዚሁም ደግሞ የተሰበረና ያልተሰበረ አገልግሎት የሚሰጥና አገልግሎት የማይሰጥ ከዚህ በተጨማሪም ደግሞ የነበረውንም ቁጥር ቁጥሩ ቀንሷል ወይስ ጨምሯል እቃዎቹ በጥንቃቄ ተይዘዋል አልተያዙም የሚለውን ይህንን ሁሉ በአግባቡ መያዝ አለመያዛቸውን በአግባቡ መደርደር አለመደርደራቸውን ንጽህናቸው በአግባቡ መጠበቅ አለመጠበቁን ይሄንን ሁሉ ቁጥጥር አደርጋለሁ። አንዳንድ እቃዎች በህፃናት እጅ ላይ ሲሆኑ በቀላሉ የሚቆሽሹ ከመቆሸሽም አልፈው ደግሞ ከእጃቸው በሚያመልጡበት ጊዜ ሙሉ በሙሉ የሚሰባበሩና ከጥቅም ውጪ የሚሆኑ እቃዎች አሉ። እንደ ብርጭቆ የመሳሰሉ እቃዎች ስለዚህ ብርጭቆን የመሳሰሉ እቃዎችን ለህፃናት ብዙ ጊዜ መስጠት ተገቢነት የለውም። ለእነሱ የሚያስፈልግ ቢወድቅ ሊሰበር የማይችል በቀላሉ የማይቆሽሹ ከብረታ ብረት የተሰሩ ወይም ደግሞ ከፕላስቲክ የተሰሩ መጠጫዎችን ቢጠቀሙ ወይም እንደነዚህ ያሉ እቃዎችን ቢይዙ የተሻለ ነው። ከዚህ ውጪ የሆነውን ግን በቀላሉ ሊሰበሩ የሚችሉ ነገሮችን ከህፃናት ማራቅ ጥሩ ነው። ከእቃው ከመሰበሩ ባሻገርም ልጆችንም ሊጎዳቸው ይችላል እጃቸውን ሊቆርጣቸው አይናቸው ላይም ጉዳት ሊያደርስ ይችላል። ስለዚህ እንደነዚህ ያሉ በቀላሉ የሚሰበሩትን ከህፃናት ምራቅ የሚገባቸውን እቃዎች በቀላሉ ከእነርሱ ማራቅ ተገቢ ነው ማለት ነው

ጥሩ ጥያቄ ነው? ብዙ ጊዜ ንጽህናው የተጠበቀን ውሃ መጠጣት ጤንነትን ለመጠበቅ ጥሩ ነው። አንዳንድ ሀኪሞች የሚመክሩት አለ በቀን ሁለት ሊትር ውሃ በአማካኝ መጠጣት ለጤና ተስማሚ እንደሆነ ይመክራሉ በተለይ አሁን በብዛት በሀገራችን ላይም በአለምም ደረጃ በጣም ስጋት እየሆነ የመጣው የኩላሊት ጠጠር የሀሞት ጠጠር የመሳሰሉ ህመሞችን በውሃ ማጥፋት እንደሚቻል ብዙ ጊዜ ይመክራሉ። እኔም በአማካይ በቀን እስከ ሁለት ሊትር የሚደርስ ውሃ እጠጣለሁ ውሃ በምንጠጣበት ጊዜ የሽንት መጠናችን የሽንት መልኩ ራሱ ልዩነት አለው። ውሃ በማንጠጣበት ጊዜ ወደ ቢጫ ከዛም ደግሞ ደም ወደ መምሰል አቅጣጫ ይሄዳል። ውሃ በደንብ በምንጠጣበት ጊዜ ግን የውሃ መልክ እንዲኖረው ይሆናል ስለዚህ ውሃ በትክክል እየጠጣን መሆን አለመሆናችንን በዚህም ማረጋገጥ እንችላለን። በቀን አንድ ሰው በአማካኝ እስከ ሁለት ሊትር ውሃ ቢጠጣ ግን ጤንነቱን የመጠበቅ ችሎታ ይኖረዋል። ከዚህም በላይ ቢጠጣ ጤንነቱን ይጠብቃል በውሃ ብቻ በርካታ ህመሞችን መከላከልና ማከም እንችላለን። ከህመሙ በፊት ህመሙ ከመፈጠሩ በፊት በውሃ ብቻ ማዳን የምንችላቸው መከላከል የምንችላቸው በርካታ ህመሞች አሉ። ከተያዝንባቸው በኋላ ደግሞ በጣም ከባድ የሆኑ አስቸጋሪ የሆኑ ህክምናቸው ውስብስብ የሆነ ለሞት ሁሉ የሚያዳርጉ ህመሞችን ውሃ በመጠጣት ብቻ መከላከልና ማዳን እንችላለን። ስለዚህ አንድ ሰው ሀኪሞች በሚያዝዙለት መጠን ውሃን በየቀኑ ስራዬ ብሎ ቢጠማውም ባይጠማውም ውሃ መጠጣት ተገቢ ነው። ምክንያቱም የምንጠጣው ውሃ በስራ ጊዜ በላብ ምክንያት ሙቀት በሚጨምርበትም ጊዜ እንደዚሁ በላብ ምክንያት ብዙ ውሃዎችን እናዋጣለን ብዙ ውሃችን በትነት መልኩ ይሄዳል ስለዚህ ያንን ሊተካ በሚችል መልኩ የተሻለ መጠን ያለው ውሃ መጠጣት ተገቢነት አለው

ብስክሌት መጋለብ አልችልም። ብስክሌት ለመጋለብ የብስክሌት የመጋለብ ልምድ ያስፈልጋል እኔ ብዙም በብስክሌት ላይ ተጉዤ ስለማላውቅና ስላልተለማመድኩም። ብስክሌትን ለመጋለብ አልችልም ብስክሌት ባለ ሁለት ጎማ ተሽከርካሪ ናት። ስለዚህ በፔዳልም በመብራትም በሚሰሩ አውቶማቲክ ቦምብ በሆነ መልኩ። ማንቀሳቀስ ይቻላል ብዙ ጊዜ በእኛ አካባቢ ያለችው በፔዳል የሚነዳው በእግር እያሽከረከሩ የሚሄድ ነው። ይሄ ለስፖርት ስራ በጣም ጥቅም አለው። ስፖርት ለመስራት ካሎሪን አቃጥሎ የስኳር መጠናችንንም ለመቀነስ የሚጠቅም ነው። የሰውነት ቅርጽንም ሊያስተካክል የሚችል ጥንካሬንም የሚሰጥ እንደ ስፖርት ውድድር ሊቆጠር የሚችል ነው። ብስክሌት መጋለብ ግን ቀላል ስለሆነች ደግሞ ከአንድ ቦታ ወደ አንዱ ቦታ በቀላሉ ለመሄድ። እንደ ሌሎች መኪኖች ብዙ ግርግር የሌለበት ነዳጅ የማያስወጣ ወጪ የሌለበት በመሆኑና አንድ ሰው ደግሞ እንደ ልቡ ሮጦ የፈለገው ቦታ ላይ ደርሶ ለመመለስ ስለሚጠቀምበት ብስክሌት ብዙ ሰዎች ይጠቀማሉ። ይሄ ብስክሌት በጣም አስፈላጊ የሆነ ከአንድ ቦታ ወደ አንድ ቦታ ለመሄድ ክልከላ የሌለባቸው ቦታዎች ላይ አንዳንድ ከተማዎች ላይ እና ትልቅ ከተሞች ላይ የብስክሌት መጋለብ እንደማይቻል በብስክሌት መንቀሳቀስ እንደማይቻል አዋጅ እያወጁ የሚከለክሉ ቦታዎች አሉ። ግን ብስክሌት በማይከለከልበት ቦታ አካባቢ ግን በአግባቡ ብስክሌትን ተጠቅሞ የፈለገው ቦታ ላይ ደርሶ ለመምጣት ጥሩ ነው። የብስክሌት ጊር ወይም የጥርስ የሆነ ነገር አለው በእሱ በጥርሱ ምክንያት ነው። የሚንቀሳቀሰውና እሱ እንዳያገኘው እግሩን እንዳያገኝ ጥንቃቄ ማድረግ ግን ይገባል። እግሩ እዛ ጊሩ ውስጥ ከገባ በጣም ከፍተኛ የሆነ አደጋ ይፈጥራል። በዚህ አጋጣሚ አንድ ጓደኛዬ ነበር። ብስክሌት እየጋለበ በነበረበት እየተለማመደ በነበረበት ጊዜ እግሩ አፈትልኮ ወደ ጊሩ ገባ። በዚህን ጊዜ ሲያሽከረክረው እግሩን ከውስጥ አስገብቶ በጣም የተጨቀጨቀ ደሙ በጣም የደማበት ስጋው የተተለተለበት ጊዜ ነበር። በህክምና በጣም ብዙ ጊዜ ደክሞ ነው። ህክምናውም በህክምና ተረድቶ የተሻሻለው የተሻለው ስለዚህ እንደነዚህ ያሉ ጥንቃቄዎች ያስፈልጋሉ። እኔም ያንን ስለተመለከትኩ ብስክሌትን አልደፍራውም እንደዚህ ያለ ጉዳት ያስከትልብኛል ብዬ አስባለሁ

የምወደው መተግበሪያ ብዙ ጊዜ የምጠቀምባቸውን መተግበሪያዎች ነው እነዚህም ከሰው ጋራ የሚያገናኙን የማህበራዊ ሚዲያ እምጠቀምባቸው መተግበሪያዎችን እንደዚሁም ደግሞ ገንዘብ የምሰራባቸውን መተግበሪያዎች ነው እንደነዚህ ያሉ መተግበሪያዎችን በስልኬ ላይ አውርጄ እጠቀምባቸዋለሁ። ለምሳሌ በማህበራዊ ሚዲያ ከምገለገልባቸው መተግበሪያዎች መካከል ፌስቡክ ቴሌግራም ዋትሳፕ ትዊተር እነዚህን የመሳሰሉ መተግበሪያዎችን ከሰዎች ጋራ ለመገናኘት መልእክት ለመላላክ መልእክት ለመቀበል እንደዚሁም ደግሞ ሰላም ለመባባል እጠቀምባቸዋለሁ። ገንዘብ ለመስራትም የምጠቀምባቸው እንደዚሁ ጥሩ ጥሩ የሆኑ መተግበሪያዎች አሉ። ለምሳሌ እንደ ባይናንስ ቢትጌት ኦኬኤክስ ባይቢት እንደነዚህ ያሉ የኤክስ ቼንጅ ፕላትፎርሞችንም እጠቀማለሁ። እነዚህኞቹ መተግበሪያዎች በዶላር ገንዘብ እያስገባን ፒቱፒ በሚባል ግብይት ወይም ደግሞ በመለዋወጥ አንዱን ገንዘብ ወደ ሌላኛው ገንዘብ በመቀያየር ገንዘብ የምሰራባቸው መተግበሪያዎች ናቸው። እንደነዚህ ያሉ መተግበሪያዎች ደስ ይሉኛል ከዚህ በተጨማሪ ደግሞ አሁን አሁን የመጡ የተሻሉ የሚባሉ ኦንላይን ላይ ላይቭ በመቀመጥ ብቻ የሚከፍሉ መተግበሪያዎች አሉ። እንደነሱ ያሉ መተግበሪያዎችንም እጠቀማለሁ። ብዙ ጊዜ ደግሞ ስራዬም አድርጌ እየሰራሁት ያለውን የቲክቶክ እና የዩቲዩብ መተግበሪያዎችን እንደዚሁም ለእነዚህ መተግበሪያዎች ላይ ወይም ዩቲብ ላይ ወይም ደግሞ ቲክቶክ ላይ ፌስቡክ ላይ ቪዲዮዎችን በምጭን ጊዜ ቪዲዮውን የምቀርጽበትና ቪዲዮውን የማቀናብርበት ቦታ አለ። ስለዚህ ቪዲዮ የማቀናብርበትን ካፕከት የሚባለውንም መተግበሪያ እንደዚሁ እወደዋለሁ

መዘመር በጣም እወዳለሁ መዝሙር ማለት፨ምስጋና ነው ጸሎት ነው ልመና ነው። መዘመር ማለት ደግሞ ይሄንን መዝሙር በአፍ ወይም ድምጽ አውጥቶ ለሌሎችም እንዲሰማ ማድረግ ነው። ስለዚህ እኔ መዘመር እወዳለሁ ስል ልመናን አቀርባለሁ ምስጋናን አቀርባለሁ ጸሎትን አቀርባለሁ ማለት ነው። መዝሙር የሚዘመረው እግዚአብሔርን ለማመስገን ነው ቅዱሳኑን ለማመስገን ነው ሌሎችንም የቤተክርስቲያን አባቶቻችንን ለማመስገን እንጠቀምበታለን። ዋናው የመዝሙሩ ባለቤት እግዚአብሔር ነው ዜማውም ከእግዚአብሔር የመጣ እግዚአብሔር የነገረን እግዚአብሔር ያስተማረን ዜማ ነው ከመላእክት የመጣ የተየያዘ ዜማ ነው ከመላእክት። ለአባቶቻችን በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠቀሰው ሊቁ ቅዱሱ ያሬድ ነው። ቅዱስ ያሬድ ከመላእክት የሰማውን በእዝል በግእዝና በአራራይ ዜማ ሰምቶ እሱም ደግሞ ይሄንኑ ዜማ ድጓ ጾመ ድጓ መዋሲት እነዚህን የመሳሰሉትን መጽሐፍት በዜማ ደርሷል ይሄ ዜማ ነው። ሲያያዝ ሲያያዝ መጥቶ አሁን ዛሬ ላለንበት የዜማ ደረጃ የደረስነው። ስለዚህ መዘመርም ከዚህ ጋራ የተያያዘ ነው ይሄ ምስጋና ቀጥታ ለእግዚአብሔር የሚቀርብ ምስጋና ነው። ለእግዚአብሔር የሚቀርብ መስዋዕት ነው። ለእግዚአብሔር የምናቀርበው ልመና ነው። ጸሎት ነው ስለዚህ በውስጡ እነዚህ ሶስት ነገሮችን የያዘ በመሆኑ መዘመርን ሁል ጊዜ እወደዋለሁ። በቤተክርስቲያናችን የቅዳሴ አገልግሎት አለ ቅዳሴ ይቀደሳል ሰዓታት ይቆማል መህሌት ይቆማል በዚህ ሁሉ ውስጥ ያለው መዝሙር ነው። እና በዚህ ውስጡ ሁሉ ያለው ዜማ ቅዱስ ያሬድ ከመላእክት ተቀብሎ ያሰማን ዜማ ነው። ይህንን ዜማ በተመስጦ ነው አባቶቻችን የሚያዜሙት በእንባ እየታጀቡ ከእንባ ጋራ የቃሉ የዜማው ፍሰት የመሰጣቸው እንባቸው እስኪፈስ ድረስ ነው። ያሬድና ንጉስ ገብረ መስቀልም እስኪ ከመላእክት የሰማኸውን ዜማ አሰማኝ ብሎት ቅዱስ ያሬድን ንጉሱ ገብረመስቀል ጠይቆት ነበር። እና ንጉስ ገብረመስቀል እና ያሬድ አንድ ላይ ሆነው ያሬድ በተመስጦ ሰማየ ሰማያት ሄዶ በተመስጦ ህሊና ሰማየ ሰማያት ያለውን ነገር እየተረዳ ነገረ እግዚአብሔርን ነገረ ቅዱሳኑን እየተረዳ ሲዘምር በነበረበት ጊዜ ንጉስ ገብረ መስቃልም እንደዚሁ በተመስጦ እያዳመጠው ነበር። በተመስጦ እያዳመጠው በነበረ ጊዜ ንጉስ ገብረ መስቀል ይዞት የነበረውን ጦር ወደ መሬት ጣለው። ወደ መሬት በሚወረውረው ጊዜ የቅዱስ ያሬድ እግሩ ላይ ነበር የተቸከለው። እግሩ ላይ በተቸከለ ጊዜ በጣም ከፍተኛ ህመም አለው አሁን በዋናው ጊዜ ቢሆን በጣም ከፍተኛ ህመም ስላለው ሊያቋርጥ ይችል ነበር። ቅዱስ ያሬድ ግን አልሰማውም በተመስጦ እግዚአብሔርን እያመሰገነበት ስለነበረ ተመስጦ ላይ ስለነበረ ንጉስ ገብረመስቀል እግሩ ላይ ያደረገውን ጦር ንጉስ ገብረመስቀልም በተመስጦ ያሬድም በተመስጦ ላይ ስላሉ አላወቅኩትም ነበር። በኋላ ያንን ከጨረሱ በኋላ ነው እንግዲህ ንጉስ ገብረመስቀል በቅዱስ ያሬድ ላይ በቅዱስ ያሬድ እግር ላይ ጦር እንደሰካ ያወቀ በኋላ ነበር። እና እንደዚህ አድርጎ በጣም ከፍተኛ የሆነ ተመስጦ ሊያመጣ የሚችል ስለሆነ መዝሙር መዘመር እወዳለሁ

በስራ ላይ ስራ ሲሰራ የተለያዩ ተግዳሮቶች ያጋጥማሉ ከሚያጋጥሙ ተግዳሮቶች መካከል የመጀመሪያው የሀላፊዎች ጫና ነው። መመሪያን ህግን ደንብን ሳይከተሉ ስራዎች እንዲሰሩላቸው ይመራሉ ነገር ግን እነዚህ ስራዎች በዚህ መመሪያ መሰረት በዚህ ደንብ መሰረት በዚህ አዋጅ መሰረት ሊሰሩ የሚችሉ አይደሉም ስለዚህ በዚህ በዚህ መልኩ ይስተካከሉ ተብሎ ስራዎቹ ወደ መሯቸው ሀላፊዎች ሲመለሱ እነዚህ ሀላፊዎች እኛ ያለው ለምን አልሆነም በሚል የተለያዩ ችግሮችን ሲፈጥሩ ይስተዋላሉ። ከዚህ በተጨማሪ ደግሞ ደንበኞቻችንም እንደዚሁ ስራዎቹ እነሱ እንዳሰቧቸው እነሱ ባሰቧቸው እነሱ በፈለጓቸው መልኩ እንዲሰሩላቸው ይፈልጋሉ። ነገር ግን እነርሱ የፈለጓቸውና እነርሱ እንዲሆንላቸው ያሰቡት ነገር ከዚህ በፊት በነበረው አሰራር ልምድ ደንብ መመሪያ በዚህ ሁሉ መሰረት ተገምግመው ትክክል መሆን አለመሆናቸው ታይተው ትክክል ከሆኑ ይሰራሉ ትክክል ካልሆነ ግን አይሰራም። እንደዚህ በማይሰራባቸው ጊዜ ከደንብ ከመመሪያ ከአዋጅ ውጪ ሆነው ሊያስጠይቁ የሚችሉ ሆኖው በሚከለከሉን ጊዜ እነርሱ የተከለከሉ በሆነ በዛ በተቀመጠው ሰው ሰው እንደሆነ ብቻ በመመሪያው ሳይሆን በዛ በሰው እንዳይሆን ብቻ እንደተደረጉ አድርገው ያስባሉ እንደነዚህ ያሉ ተግዳሮቶች አሉ። ከዚህ በተጨማሪ ግን በስራ ላይ ብዙ ጊዜ የሚነሳው እኛ ከምንሰራው ስራ ጋራ ክፍያችን ተመጣጣኝ አይደለም። ስለዚህ ይሄንን ተመጣጣኝ የሆነ ክፍያ እንዲከፈለን ብዙ ጊዜ ብንጠይቅም ምላሽ ግን የለውም። ይሄ ከፍተኛ የሆነ ችግር የሚፈጥር ነው አሁን ባለው የኑሮ ውድነት ቤተሰብን ለማስተዳደር እንደ ልባችን ሆነን ያንን ቀኑንም ሙሉ አገልግለን ሰርተን ወደ ቤታችን ስንገባ የምናርፍበት ቤት የምንሄድበት መኪና የምንመገበው ምግብ ለማግኘት እንቸገራለን ስለዚህ ይህንን ሊያጣ ሊያካክስ የሚችል አንድ የተሻለ ጥቅማ ጥቅም ሊያስገኝ የሚችል ነገር መኖር አለበት። ብለን እንከራከራለን ነገር ግን በዚህ ላይ ምላሽ የለም። ጥቅማ ጥቅም ወይም ዓበል ሌሎችም ነገሮች እንዲገኙ ቢደረግ ሰው ስራውን እየወደደው እንዲሰራው ያደርጋል ነገር ግን ብዙ ጊዜ የሚስተዋለው ያ ትንሽ የሆነ ነገር ለዛ ስራ የማይመጥን ደሞዝ ብቻ ስለሆነ በዚህ ጉዳይ ላይ ከፍተኛ የሆነ ቅሬታና ተግዳሮት አለ።

ኮፍያ በራስ ላይ የሚደረግ ልብስ ነውና ኮፍያ ለፀሀይ ፀሀይን ለመከላከልም ይለበሳል። በእኛ አካባቢ ደግሞ ኮፍያ ለሀዘንም መግለጫ ሆኖ ይለበሳል። ለሀዘን ሲሆን የሚለበሰው ኮፍያ ጥቁር ቀለም አለው። ጥቁር የሆኑ ኮፍያዎች ለሀዘን ታስበው የሚደረጉ ኮፍያዎች ናቸው። እኔ ግን ኮፍያ መልበስ ደስ አይለኝም ብዙ ጊዜ ከፀሀይ ለመከላከል ብዙዎች ኮፍያ ቢያደርጉም ፀጉራቸው ላይ ግን አሉታዊ የሆነ ተጽዕኖ አለው ፀጉራቸው የሚመለጥባቸው ሰዎች ብዙ ጊዜ ኮፍያ የሚጠቀሙ ሰዎች ናቸው። እኔ ኮፍያ የማልጠቀመው ለዚህ ነው ፀጉሬ እንዲመለጥ አልፈልግም። ፀጉሬን ለመጠበቅ የፀጉሬን ጤንነት ለመጠበቅ ኮፍያ አላደርግም። ኮፍያ በሚደረግበት ጊዜ እዚህ ወደ ፀጉራቸው ራሳቸው አካባቢ ላይ ከፍተኛ የሆነው ሙቀት ይፈጠራል ላብም ይፈጠራል። እና ይሄንን ኮፍያ በሚያወልቁበት ጊዜ ፀሀይ ሲያገኛቸው የራሳቸው አካባቢ ላይ የሚፈጠር ምች የሚባል ህመም ይፈጠራል። ይሄ ምች የሚባለው ህመም ደግሞ ብዙ ጊዜ ቆዳን አድርቆ ይሄ ያለውን ፀጉር ሁሉ እንዲጠፋ ያደርጋል። ስለዚህ ፀጉራቸው መላጣ የሚሆኑ ብዙ ሰዎች ከዚህ የተነሳ ነው። እኔ ደግሞ ይሄንን ፀጉሬ እንደዛ እንዲሆን ስለማልፈልግ ኮፍያ አላደርግም

ጥሩ ጥያቄ ነው ይሄ ሰዎችን ከሌላ ሰዎች ጋራ ለማስተዋወቅ። በመጀመሪያ ደረጃ የሚተዋወቁ ሰዎችን። ለየግላቸው እገሌ የሚባል አለ እገሌ የሚባል አለ ብዬ። እያንዳንዳቸውን ስለ ስማቸው ስለ ስራቸው ስለ ባህሪያቸው ስለሚወዱትና ስለማይወዱት ነገር አስቀድሜ እነግራቸዋለሁ። ከዚያ ሁለቱን ሰዎች አንድ ላይ አገኛቸውና ይሄ እገሌ ይባላል እንዲህ ነው እንዲህ ነው። ብዬ ስላለው ነገር ሁሉ እገልጥለትና ተዋወቁ እለዋለሁ። ይተዋወቃሉ ሰላም ይባባላሉ ከዛ እኔ እገሌ እባላለሁ የምሰራው እንደዚህ ቦታ ነው። ይባባላሉ ከዚያ ቁጭ ብለን ሻይና ቡና ይዘን እያዘዝን እየጠጣን እየተጨዋወትን። ሌሎችን ቀሪ የሆኑ ጉዳዮችን ደግሞ ስለሚወዱት ነገር ስለ ስራቸው ባህሪ ስለ ግል ባህሪያቸው ስለ ልዩ ልዩ ነገሮች በሙሉ እንዲነጋገሩ አደርጋለሁ። ከዚያ የሚፈልጉት ጉዳይ አንዱ ሰው ሌላኛውን እንዲያግዘው። ሰው ተደጋግፎ ተረዳድቶ መኖር የሚችል መረዳዳትም የሚገባው ፍጡር ስለሆነ። አንደኛው ላይ ያለው ሌላኛው ላይ ስለሌለ የአንደኛው ችሎታ ሌላኛው ላይ ስለማይኖር። እርስ በእርሳቸው ተደጋግፈው እንዲኖሩ እንዲህ እንዲህ ያለ ጉዳዮችን እፈልጋለሁ በዚህ በዚህ ጉዳይ ላይ እንድታግዘኝ። አንተም እዚህ ነው የምትሰራ በቃ አንተ ደግሞ ይሄን ይሄንን ጉዳዮችን እንድታግዘኝ ተባብሎ ስልክ እንዲለዋወጡ አደርጋለሁ። ከዚያ በኋላ በስልክ እየተደዋወሉ በደንብ ይተዋወቃሉ። በአካልም እየተገናኙ ሻይ ቡና እያሉ ይተዋወቃሉ ማለት ነው። የኔ ድርሻ የሚሆነው በመጀመሪያ ደረጃ እገሌ ይሄ ይባላል ብሎ ለአንደኛው ለሌላኛው ለማስተዋወቅ ነው። ከዛ በኋላ ግን እርስ በእርሳቸው በግላቸው በደንብ በጥልቀት ይተዋወቃሉ ጓደኛሞች ወንድማማቾች ቤተሰቦች ይሆናሉ።

አዎ በስራ ጉዳይ ላይ የተለያዩ አስተያየቶችን እቀበላለሁ አሉታዊ የሆኑትም አዎንታዊ የሆኑ አስተያየቶችንም ተቀብዬ አውቃለሁ። አዎንታዊ የሚባሉ አስተያየቶች በዚሁ ቀጥል የሚሉና የሚያበረታቱ አስተያየቶች ማለት ናቸው። እኔም በስራዬ ብዙ ሰዎችን ደንበኞችን የሚፈልጉትን ነገር ስላደረኩላቸው ለሚጠይቁት ጥያቄም ተገቢ የሆነ ምላሽ ስለሰጠኋቸው ማገዝ ባለብኝ ልክ ሁሉ አብሬያቸው እየሄድኩ ስላገዝኳቸው አመሰግናለሁ። ስራህን በዚህም መልኩ ቀጥል ወደፊትም እንደዚሁ አድርገህ እንድትሰራ ምናምን ብለው በጣም ብዙ የሆኑ ማበረታቻ የምስጋና መልእክቶችን ያደርሱኛል። አንዳንዶቹ የስልክ ወጪህን መሸፈን አለብን ብለው የስልክ ወጪም የሚሸፍኑ ሰዎች አሉ። ይሄ ይሄ ሁሉ በጎ የሆነ መልካም የሆነ እኔ ባለሁበት በስራዬ እንድቀጥልበት የሚያበረታታ አወንታዊ የሆነ አስተያየት ነው ብዬ እቀበለዋለሁ

በመሬት ላይ መቀመጥ ለወገብ ጥሩ ነው። ወገባችን ብዙ ጊዜ በተለያዩ ደረቅ በሆኑ ወንበሮች ላይ ስንቀመጥ ወገባችን አካባቢ ላይ ያለው ያከርካሪ ህመም ያጋጥማል። እና ይህንን ህመም የሚቀንስልን መሬት ላይ በተመቻቸ ነገር ላይ ብንቀመጥ ይሄንን ነገር ይቀንስልናል ምቾት አለው ምቾትን ይሰጣል። ነገር ግን መሬት ላይ ስንቀመጥ መሬቱ በመጀመሪያ ደረጃ ቅዝቃዜው ከፍተኛ ስለሆነ ይህንን ቅዝቃዜ ሊያጠፋ በሚችል መልኩ ከመሬቱ በላይ መነጠፍ ያለባቸው ምንጣፎች ይኖራሉ። ይህንን ቅዝቃዜውን ሊከላከሉ የሚችሉ ሙቀትን የሚፈጥሩ ምንጣፎች ከተነጠፉ በኋላ ፍራሾች መሬት ላይ ቢደረጉ እና በዚያ ላይ ብንቀመጥ በጣም ከፍተኛ የሆነ ምቾት አለው ለጤንነትም ተስማሚ የሆነ ነገር ነው። እኔም እዛ ላይ ሆኖ በነጻነት መቀመጥና በነጻነት እዚያ ላይ ጊዜን ማሳለፍ ደስ ይለኛል። መሬት ላይ መቀመጥ ደስ የሚለኝ በዚህ በዚህ ነው። ነገር ግን ከዚህ ውጪ በሆነ ምንጣፍ በሌለበት ቅዝቃዜው ባለበት ላይ መሬት ላይ መቀመጥ ደግሞ ለጤንነት ጥሩ አይደለም። ምክንያቱም ይሄ ቅዝቃዜው ሰውነታችን ጋራ ደርሶ ከፍተኛ የሆነ በሽታ ሊያስከትል ይችላል። ስለዚህ ይህንን ለመከላከል የግድ ምንጣፍ አንጥፎ መቀመጥ ምቾትን ይሰጣል።

ብዙ ጊዜ የምትጠቀመው ጫማ ከቆዳ የተሰራ ጫማ ነው። ከቆዳ የተሰሩ ብራንድ ያላቸውን ጫማዎች እጠቀማለሁ ብዙ ጊዜ የምገዛው አንበሳ ጫማ የሚባለውን ጫማ ነው። ከዚህ በፊት ድሮ ጥራቱ በጣም ከፍተኛ ስለነበረ ምቾትም ስለነበረውና እኔ ከምለብሰው የጨርቅ ሱሪ ጋር አብሮ ይሄዳል ብዬ የማስበው ጫማ ስለሆነ። ሹልቴክስ ጫማዎችን ከአንበሳ ጫማ መደብር እገዛ ነበር። አሁንም የምገዘው ከእነሱ ላይ ነው። ነገር ግን አሁን አካባቢ ጥራቱ እንደ ድሮ አይደለም ጥራቱ እየቀነሰ መጥቷል። ግን የጫማውን የምገዘው ጫማ ግን እንደዛ ነው ከልብሴ ጋር ሊሄድ የሚችል እኔ ከምለብሰው ጋራ እኔም የምወደው። ከቆዳ የተሰራ ጫማን ስለሆነ ረጅም ጊዜም ስለሚያገለግል ብዙ ጊዜ እጠቀምበታለሁ አመት ሁለት አመት የምጠቀምባቸው ጫማዎች አሉ። ከሌላ ቦታ ስገዛ ግን የምትጠቀምበት ጫማ ወዲያውኑ ሶሉ ይቀደዳል ቆዳው አካባቢ ይላላጣል። እና እንደዚህ ያሉ ጫማዎች ብራንድ የሌላቸው ስለሆኑ ሁል ጊዜ እነሱን ማስጠገን እነሱን መቀያየር ከባድ ስለሆነ ካለኝ ወጪ ካለኝ ከማገኘው ገቢ አንፃር ለረጅም ጊዜ ሊያገለግለኝ የሚችል ጫማ ብዬ የምመርጠው የአንበሳ ጫማን ነው። ከቆዳ የተሰራውና ምቾት አለው ለረጅም ጊዜም ያገለግላል

የስራዬ ቦታ ጥሩ ነው። ከፍተኛ ትምህርት ተቋማት ከሚባሉት መካከል ባሉ በአንደኛው በሆነው በደብረማርቆስ ዩኒቨርሲቲ ውስጥ ነው እየሰራሁ የምገኘው። እና ይሄ የስራ ቦታዬ ለአይን ማራኪ የሆነ ሳቢ የሆነ ቦታዎቹም ያለሁባቸው ህንፃዎቹም ለደንበኞቻችን ምቹ የሆኑ በቀላሉ ልናስተናግድባቸው የምንችል የምንችልባቸው በርና መስኮቶች አሏቸው። አየር እንደ የምንፈልገው መጠን ሊገባ ሊወጣ የሚችል የሚናፈስ እይታችንንም ደግሞ በአግባቡ እንትን ሊል የሚችል ብርሃን ያለበት ቦታ ነው። እና ያለሁበት የስራ ቦታ ጥሩ ነው። የመስሪያ ቤቱም ጥሩ ነው። እዛ ካለው ከሚከፈለው ለስራው ከሚከፈለው ክፍያ አንፃር ካልሆነ በቀር በሌላው በስራው ቦታው ላይ ምንም አይነት ቅሬታማ አይቀርብም። ምክንያቱም ምቾቱ የተጠበቀ ጥሩ የሆነ ወንበር ያለው ጠረጴዛ ያለው ስራችንን ለመስራት የምንጠቀምባቸው ኮምፒውተሮችም የተሟሉበት። ብርሃኑ ጥሩ የሆነ ያለው የኤሌክትሪክ ሀይልም የማይቆራረጥበት ስለሆነ በጣም ጥሩና ምቾት ያለው ነው። ለስራችን ተስማሚ የሆነ ነው። ወጣ ብለን ደግሞ ለአይናችን ማራኪ የሆኑ ሳቢ የሆኑ አበቦች አትክልቶች ጥላ የሚሆኑ ትልልቅ ዛፎች ያሉበት ቦታ ዛፎቹ ደግሞ በአግባቡ እየተከረከሙ ውበታቸው ከፍተኛ እይታን የሚስቡ በመሆናቸው ደስ ይለኛል።

ቀልድ መቀለድ የሚባለው ሌሎቹን ሰዎች በተለይ በስራ በጣም በሚቆጣጠሩበት ጊዜ አይምሯቸው እረፍትን መሻት በሚፈልግበት ጊዜ። በዚያ ሰዓት በጣም በሚደክሙ ሰዓት ስራቸውንም እንዳያበላሹ ለረጅም ጊዜ አይምሯቸውም እንዲሰራ ለማድረግ ቀልድ ጣል እያደረጉ ማሳቅ። ቁም ነገር የሆኑ ነገሮችን በቀልድ መልኩ እየተናገሩ መጫወት አንዱ ለሌላኛው ሲመልስ አንደኛው ሲናገር እየተሳሳቁ እየተጫወቱ። ስራን መስራት አንደኛ ስራን በአግባቡ ለመስራት ይረዳል ሁለተኛ የእርስ በእርስ ግንኙነትን ከፍ ያደርጋል ይጨምራል። እና በዚህ መልኩ እኛም ባለንበት ስራ መደብ ላይ ቁጭ ብለን ሁላችንም በአንድ ቢሮ ላይ ያለን አምስት ሰዎች። አንደኛው ቀልድ ሲናገር ሌሎቹ ሲስቁ አንደኛው የአንደኛውን ቀልድ ሲቀማና ሌላ ቀልድ ሲፈጥር እንደዚህ እያደረግን። ሰአቱን እንዴት እንዳለቀ ሳናውቀው በፍቅር እየተጨዋወትን ስራችንንም በአግባቡ እየሰራን እናሳልፋለን። እኔም በዚያ ውስጥ የራሴ የሆነ ቀልድን በመናገር በማሳቅ የራሴ የሆነ ተሳትፎ አለኝ

ከፍተኛ ስራ በሚሆንበት ጊዜ እና የስራ ጫናም በሚበዛበት ጊዜ የስራ ጊዜ እረፍት ያስፈልጋል። ለምሳሌ ከሁለት ሰዓት ተኩል ገብተን እስከ ስድስት ሰዓት ተኩል ድረስ አንድ ቦታ ላይ ቁጭ ብለን ስራዎችን መስራት ይከብዳል። ስለዚህ ለረጅም ጊዜ መቀመጥም ለጤንነት ምቹ ስላልሆነ ከዚያ ስራውን የተወሰነ ደቂቃዎችን አስራ አምስት ደቂቃም ሆነ ሃያ ደቂቃ ወጣ ብለን ሻይ እየጠጣን እየተዝናናን እረፍት እናደርጋለን። እንደዚህ ማድረግም ለስራ ጥሩ ነው። የስራ ውጤታማነትንም ይጨምራል ተነሳሽነትን ይጨምራል የስራ ፍላጎትን የስራ ፍቅርንም ይጨምራል። እንደዚህ ሳይሆን ዝም ብሎ ጠዋት የገባ ማታ እየተነሳ የሚሄድ ከሆነ ለጤንነትም ጥሩ አይደለም። ስራውንም ደግሞ ወዶ እንዳይሰራው ይሆናል። ምክንያቱም አይምሮ ብዙ ጊዜ ይደክማል አንድን ስራ በተደጋጋሚ ለረጅም ጊዜ በሚሰራበት ጊዜ አይምሮም ይደክማል። ስለዚህ አይምሮ ከደከመ ደግሞ ሌሎችን የስሜት ተዋሳትን ለማዘዝ ስለሚከብድ ስራችንን በአግባቡ ለመስራት ምን ጊዜም ቢሆን በስራችን መካከል እረፍት ማድረግ ተገቢ ነው ብዬ አስባለሁ። እኔም የማደርገው ይሄንኑ ነው

ሹራብ የሚባለው ከክር የሚሰራ ልብስ ነው። እና ከሹራብ ሹራብ የሚባለው ከክር የሚሰራ ልብስ ነው። እና ከሹራብ በኪሮስ በሚባል ኪሮሽ ነው የምንለው እኛ አካባቢ በእሱ ተጠቅመን የተለያዩ ስራዎችን እንሰራለን። ከዚህ በተጨማሪ ደግሞ ብረት አለ ቀጥ ያለ ብረት ከጥላ ውስጥ የምናገኘው ዘንግ ብረት አለ እሱን ዘንግ ብረት ተጠቅመን ደግሞ። የሹራብ ስራዎችን ሰርተን ራሳችን በራሳችን ልክ ለክተን ሹራብ እየሰራን እንለብስ ነበር። እና ሹራብ ከመስፋትም አልፌ እሰራ ነበር ራሴ የሰራሁትን ሹራብ ራሴ ሰፍቼ ለብሼ አውቃለሁ። በህፃንነታችን ያደግን እንደዛ ነው ሁሉም ልጆች በመጀመሪያ አባታችን ይሰራልን ነበር። በኋላ ደግሞ እኛም መልመድ ስለቻልን እና ቀላል ስለሆነ ደስ ስለሚል ክር እየተጠቀምን ሹራብ እንሰራ ነበር። በልጅነታችን ከብት እየጠበቅን ጎን ለጎን እንሰራ የነበረው ይሄንን ነው። በጣም ብዙ ልጆች እንደዚህ ያለም ትዝታ አለባቸው

ዛሬ የአየር ሁኔታው ፀሀያማ የአየር ሁኔታ ነው ያለው በዚህ ሳምንት ደመናማና ዝናባማ የሆነ የአየር ሁኔታ ነበር። ዛሬ ግን በጠዋቱ ፀሀያማ ሆኗል አሁን በኢትዮጵያ የበጋ ወቅት ነው። በዚህ በበጋ ወቅት ዝናብ ብዙ ጊዜ አይጠበቅም ፀሀያማ የሚሆንና በጣም የሚያቃጥል ሙቀት ያለበት ወቅት የሚሆንበት ጊዜ ነው። ነገር ግን ከዛ በተለየ መልኩ ትላንትና ከትላንት ወዳ ቀዝቃዛ ሆኖ ዝናባማና ደመናማ ሆኖ ፀሀይን እንኳን ሳናያት ያለፈበት ጊዜ ነበር። ዛሬ ግን ፀሀይ በጠዋቱ ወጥታለች ዛሬ ቅዳሜ ነው። የገበያ ሰዓት ነውና ብዙ ሰዎችም ወደ ገበያ እየሄዱ ነው። ይሄ ሰዓት ጥሩ የሆነና ፀሀያማ የሆነ ስለሆነ ነው። ይሄንን እያደረጉ ያሉት። ካለው ከሳምንቱ በተለየ መልኩ ዛሬ የተሻለ የሆነ ነገር አለው። ይህን ፀሀያማ የሆነውን የአየር ሁኔታ ከጠዋቱ ጀምሮ እንግዲህ ሰዎችም ለመከላከል ፀሀዩና ሙቀቱ ከፍተኛ ስለሆነ ጥላቸውን እየያዙ ወደ የስራቸው ወደ የስራ ቦታቸው እየሄዱ ነው። አሁን ያለንበት ጠዋት አካባቢ ነው። በኢትዮጵያ ያለው የጠዋቱ ጊዜ ደግሞ ብዙ ሰዎች ወደ ስራ የሚሰማሩበት ጊዜ ነው። እና ሰው ሁሉ ጥላውን እየያዘ በጠዋቱ ወደ ስራ እየተሰማራ ያለበት ጊዜ ነው። የአየር ሁኔታው ግን ከዚህ ካለው ከሳምንቱ በተለየ መልኩ ዛሬ ፀሀያማ እና በጋ የሚመስል ነገር ያለበት ነው።

በመስመር ላይ ብዙ ግዢዎችን እፈጽማለሁ። በመስመር ላይ ግዢ መፈጸም ጊዜ አቅላይ ነው። እዛ ሄዶ ጊዜን ከማጥፋት እዛ ሱቅ ላይ ሄዶ እቃዎችን መርጦ ግዢ ከመፈጸም ይልቅ በመስመር ላይ ግዢ መፈጸም ጊዜን ያፋጥናል። ስለዚህ እኔም ብዙ እቃዎችን በመስመር ላይ ግዢ አድርጌያለሁ። ከውጭ ሀገርም ሁሉ እቃዎችን በመስመር ላይ ገዝቼ ተቀብያለሁ። ነገር ግን በመስመር ላይ የሚገዙ እቃዎች። እዚያ ግዢ ላይ ለመፈጸም በምንገባበት ጊዜ የሚያሳዩዋቸው ፎቶዎች። ስለ እቃው የተገለጡ ነገሮች እና በኋላ እቃው ሲመጣ ደግሞ የሚኖረው የእቃው ጥራት የእቃው መጠን የእቃው ብዛት ልዩነት አለው። እንደዚህ አይነት ነገር በሚኖርበት ጊዜ እኛ ካሰብነው ጋራ እኛ ግዢ የፈጸምነው። ጥራት ትክክል አይደለም የተላከልኝ እቃ ከገዛሁት እቃ ጋር አንድ አይነት አይደለም። ብሎ አፕላይ በማድረግ ወደኋላ እቃው እንዲመለስና ገንዘቡ እንዲመለስ የሚሆንበት መንገድ አለ። አንዳንድ ጊዜ ደግሞ እቃውም እዚሁ እያለ ገንዘቡ ብቻም የሚመለስበት አጋጣሚ አለ። በመስመር ላይ የሚገዙ ግዢዎች የሚፈጸሙ ግዢዎች ከአጭበርባሪዎች ነፃ ሊሆኑ ስለማይችሉ ይሄንን ደግሞ ጥንቃቄ ማድረግ ይገባል። በመስመር ላይ እቃዎችን እንሸጣለን እያሉ ገንዘብ ካስላኩ በኋላ እቃውን ሳይልኩ የሚቀሩ ብዙ ነጋዴዎች አሉ። እንደነዚህ ያሉ ነጋዴዎች በትክክለኛው እውነተኛ የሆኑ ነጋዴወች ሳይሆኑ አጭበርባሪ ነጋዴዎች ናቸው። ስለዚህ እነዚህንም መለየት ያስፈልጋል። ግዢ መስመር ላይ ስለተገኘ ብቻ እቃው ስለተገኘ እኛም ገንዘቡ ስላለን ብቻ በመስመር ላይ ግዢዎችን መፈጸም ተገቢ አይደለም። ማጣራት ያስፈልጋል ቀድሞ እቃው በትክክል ይመጣል አይመጣም የሚለውን ያደርሳሉ አያደርሱም የሚለውንም ነገር በደንብ መገምገም ያስፈልጋል። ከዚያ ውጪ ግን ገንዘባችንን ከላክንላቸው በኋላ መተማመኛ የሌለበት ያንን ገንዘብም ለማስመለስ ደግሞ ውጣ ውረዱ ከባድ የሆነበት አንዳንድ ጊዜም ገንዘቡ ሳይመለስ የሚቀርበት አጋጣሚ ስለሚኖር። በመስመር ላይ ግዢዎችን ስንፈጽም ግዢ የምንፈጽምበት መተግበሪያ። ትክክለኛ ደህንነቱ የተጠበቀ እውነተኛ መሆኑን ማረጋገጥ ተገቢ ነው።

በጎ አድራጎት ስራ የሚባለው፥ ገንዘብን፣ ጉልበትን፣ አቅምን፣ እውቀትን፣ ችሎታን፣ እንደዚህ በሙሉ ያለንን ነገር ሳንሰስት በነፃ ለሌሎች ማድረግ ነው። ለሌሎች ስራዎችን በመስራት ማስደሰት ነው። በሌሎች እርካታ በሌሎች ደስታ ላይ የሚመሰረት የእርካታ የውስጥ እርካታ የሚገኝበት ነው። እኔም በበጎ ስራዎች ላይ በተለያዩ አቅሜ በፈቀደው መልኩ እሳተፋለሁ በተለይ በበዓላት ጊዜ ራሳቸውን ችለው የራሳቸውን የሚበሉትን የሚጠጡትን የማያገኙ ሰዎችን እነዚህን በመርዳት በማገዝ፥ ጉልበት የሌላቸውን ደግሞ በጉልበት በመደገፍ እንደዚህ ያሉ በጎ አድራጎት ስራዎች ላይ እሳተፋለሁ። እነዚህ ያሉ በጎ አድራጎት ስራዎች ሌሎችን ለማስደሰት የሚጠቅሙ ናቸው። ሌሎቹ በዚህ በሚሰራላቸው ስራ ይረካሉ። ስለዚህ በእነሱ እርካታ ላይ የሚመጣ ደስታ አለ። እንዲህ ያለውን ደስታ ደግሞ ከመንፈሳዊ እርካታ ጋራ የሚቆጠርና መንፈሳዊ ስራም መንፈሳዊ ተግባርም ነው። ሌሎችን ደካሞችን በመርዳት፣ አቅመ ደካማ የሆኑትን፣ ጉልበት የሌላቸውን ገንዘብ የሌላቸውን፣ ለምሳሌ አይን የሌላቸው፣ የአካል ጉዳት የደረሰባቸው ሰዎች ከአንድ ቦታ ወደ ሌላ ቦታ በቀላሉ ለመንቀሳቀስ አይችሉም። እነዚህን ሰዎች በማገዝ፥ ሌሎችንም ደግሞ እንደ አቅም በፈቀደ መልኩ በገንዘብም በጉልበትም በመደገፍ በጎ አድራጎት ስራ አደርጋለሁ።

በሀገራችን ኢትዮጵያ በተለያዩ አካባቢዎች የተለያዩ ባህላዊ ምግቦች ይዘጋጃሉ። በተለያዩ ቦታዎች። በተለይ በኦሮሚያ በአማራ በትግራይ በጉራጌ በእንደ እነዚህ ያሉ ቦታዎች ሁሉም የየራሳቸው መለያ ያለው ልዩ የሆነ ባህላዊ ምግብ ይዘጋጃል። እነዚህን ባህላዊ ምግቦች እንደ ባህል ደስ የሚሉ ስለሆኑ አሰራራቸውም ጥራታቸው የተጠበቀ ከተፈጥሮአዊ ነገርም የተዘጋጁ ስለሆኑ ሁሉም የሚወደዱ ናቸው። ከባህላዊ የኢትዮጵያ ምግቦች ግን በጣም ደስ የሚለኝና ብመገበውም ብዙ ጊዜ የምፈልገው ዶሮ ወጥ ነው። ዶሮ ወጥ በኢትዮጵያውያን ዘንድ ሲሰራ ልዩ የሆነ ጣዕም ልዩ የሆነ ቅመማ ቅመምም ተጨምሮ የሚሰራ ስለሆነ ደስ ይላል። ቅመማ ቅመሙ እንዳይበዛ ሆኖ ሽንኩርቱ በአግባቡ ተመጥኖ ዘይቱ በአግባቡ ተመጥኖ ሲሰራ በጣም ያስደስታል ሽታውም ልዩ ነው ያውዳል አካባቢውን በሙሉ። ሽታው ያውደዋል እና በዚህ አካባቢ የሚያልፍ ሰውም ሽታው በጣም ስለሚያውደው ምን እየተሰራ እንደሆነ ያውቃል። እና በብዙ ቦታ ሆቴሎች ላይም ሌሎች አካባቢዎችም ሰዎች በብዛት የሚያዝዙትና ኢትዮጵያም የሚመጡ ሰዎች መመገብ የሚፈልጉት አንደኛው ምግብ ዶሮ ወጥ ነው። አዘገጃጀቱ ልዩ ነው ኢትዮጵያውያን በራሳቸው አዘጋጅተው በራሳቸው ቅመም በራሳቸው በርበሬ በራሳቸው ዘይት አድርገው የሚሰሩት። በደንብ አድርገው አጣፍተው የሚሰሩት ምግብ ስለሆነ ዶሮ ወጥን እወዳለሁ።

በፍጥነት መተየብ እችላለሁ መተየብ በኮምፒውተር ላይ የተለያዩ ጽሁፎችን ለመጻፍ በተለያዩ ቋንቋዎች መተየብ ይቻላል። በኮምፒውተር ላይ የሚጻፉ ጽሁፎችን መጽሐፍ እስከ መጽሐፍ ደረጃ ሶስት መቶ አራት መቶ ገጽ ድረስ። በራሴ ተይቤ የጻፍኳቸው በርካታ መጽሐፍት አሉ። በፍጥነትም እጽፋለሁ ብዬ አስባለሁ የፍጥነት የኮምፒውተር የጽሁፍ ችሎታን ፍጥነትን የሚለኩ የተለያዩ መስመር ላይ ያሉ በርካታ ዌብሳይቶች አሉ። በእነዚህ ዌብሳይቶች ላይም ፍጥነቴን አረጋግጬ ከዘጠና ፐርሰንት በላይ ፈጣን መሆኔንም የሚያረጋግጥ የምስክር ወረቀት ተቀብዬ በኦንላይን ላይ ለሚሰሩ ስራዎች። ስራ ፈልጌ ስራዎችንም እየሰራሁ እገኛለሁ። በፍጥነት በመተየብ የምታወቀው ከጸሐፊዎች ጸሐፊ ተብለው በስልጠና የሚያገኙና የጽህፈት ስራዎችን የሚሰሩ በርካታ ሰዎች አሉ። ከእነሱ ጋራ ተወዳድሬም ማሸነፍ የምችልበት ፍጥነት እንዳለኝ አረጋግጫለሁ። ስለዚህ በፍጥነት መተየብ ደግሞ ጠቀሜታው አንድን መጽሐፍ በዝግ ብሎ የሚጽፍ ሰው ሶስት ወር አራት ወር ሊፈጅበት ይችላል። እኔ ግን በፍጥነት በመጻፌ ከአንድ ወር አንድ ወር እንኳን በማይሞላ ጊዜ ውስጥ። ምናልባትም በአስራ አምስት ቀን በአስር ቀን ልጨርሰው እችላለሁ። ይሄ ፍጥነት ጊዜን በአግባቡ ለመጠቀም የሚረዳ ስለሆነ በፍጥነት መተየብ። ደስ ይላል ነገር ግን በፍጥነት በሚታየብበት ጊዜ አንዳንድ ስህተቶች ሊኖሩ ይችላሉ። መንካት የማይገባንን ፊደል መንካት የማይገባንን ስርዓተ ነጥብ እየነካን ልናበላሽ እንችላለን። እንደዚህ በሚሆንበት ጊዜ ወደ ኋላ እየተመለስን የሰራነው ስራ በትክክል የተሰራ መሆኑን ማረጋገጥ አለብን። ምን ጊዜም ቢሆን የምንሰራው ስራ። በፍጥነት ስለሰራነው ብቻ ጥራት አለው ተብሎ አይታሰብም። ስለዚህ በፍጥነት የሰራነውን ስራ እንደገና ቀስ ብለን ደግሞ ወደ ኋላ ተመልሰን ስህተት መኖር አለመኖሩን አርመን ማስተካከል ይኖርብናል። ስራችንን በጥራት ሰራን የሚባለው እንደዚህ ሲሆን ነውና። እኔም በፍጥነት የምታይባቸውን መጽሐፍት ወደኋላ ተመልሼ ጥራታቸውን በትክክል መጽሐፋቸውን አረጋግጣለሁ

በብእርም በእርሳስም እጽፋለሁ አያያዙ ተመሳሳይ ስለሆነና ለመጽሐፍም ምቹ ስለሆነ በሁለቱም እጠቀማለሁ። ብር የሚባለው በማጥፊያ የማይጠፋ እና ደመቅ ያለ ጽሁፍ ያለው ነው፤ እርሳስ ግን በላጲስ ይጠፋል። ድጋሚ ወረቀቱን መጠቀም ካስፈለገ በእርሳስ እጽፍና በላጲስ አጥፍቼ ድጋሚ ደግሞ ሌላ ጽሁፍ እጽፍበታለሁ ብእር ከሆነ ግን በላጲሳ አይጠፋም እና የብእሩ ድምቀት አለው ይደምቃል ሲጻፍም የሚያምር ጽሁፍ ያወጣል እርሳስ ግን ፈዘዝ ያለ ቀለም ስላለው እሱን ብዙ ጊዜ አልጠቀምም

ሙዚየም ቅርሶች የሚቀመጡበት ቦታ ነው። እና በርካታ የታሪክ ምርምሮችን ማድረግ ስፈልግና ታሪክ ማወቅ ስፈልግ ሙዚየም መሄድ እወዳለሁ። ሙዚየም ላይ ታሪኮችን ታሪካዊ ቅርሶችን በተለይ የነገስታትን ልብሶች የካህናትን አልባሳት የፓፓሳትን ይቀመጡባቸው የነበሩ መቀመጫ ወንበሮችን እንደዚህ ይይዟቸው የነበሩ መስቀሎችን የጦር መሳሪያዎች ሙዚየም ላይ ተቀምጠው ይታያሉ። የብራና መጻህፍትም የሚገኙባቸው ሙዚየሞች አሉ። እና እነዚህን ታሪካዊ የሆኑ መፃህፍትን መዛግብቶችን ለማገላበጥ ስመለከታቸው ሳያቸው ደስ ይለኛል። ሙዚየም ገብቶ መመልከትም በጣም ደስ የሚያሰኘው ይሄ ነው። ሙዚየም በኢትዮጵያ ደግሞ በርካታ የሆኑ ቅርሶች ያሉበት ስለሆነ በሃይማኖትም በመንግስትም በቤተ-መንግስትም በኩል አለ። እና በሃይማኖታዊ ጉዳዮች ነው በጣም በደስታ የማያቸው ሃይማኖታዊ የሆኑ ታሪካዊ የሆኑ ቅርሶችን ነው። እነዚህን ሙዚየሞችን መጎብኘት ደግሞ ለታሪክ አዋቂነትም ስለሚጋብዝ ታሪክ አዋቂ ስለሚያደርግ ታሪክን ለመረዳት ለማወቅ እነዚህ ቅርሶች አስረጂዎች ናቸው። በዚያ ዘመን ምን ይደረግ እንደነበር ምን ይለብሱ እንደነበር የአለባበሳቸው የአመጋገባቸው የአኗኗራቸውን ሁኔታ በጥራት የሚያሳይ ስለሆነ ሙዚየም መጎብኘት ደስ ይለኛል። ብዙ ጊዜ ሙዚየም ከመጎብኘታችን በፊት ሙዚየሙ የት እንደሚገኝ እዛ ሙዚየም ላይ ምን ምን አይነት ቅርሶች እንደሚገኙ ሙዚየሙን ለመጎብኘት ደግሞ ምን ያህል ክፍያ እንደሚከፈል መረጃዎች ሊኖሩን ይገባል። ክፍያውን ከከፈልን በኋላ ስለሆነ ሙዚየም ውስጥ ገብተን ቅርሶችን መመልከት የምንችል የክፍያ መጠኑን መረዳት ግዴታ ነው። ማወቅም ይኖርብናል። ምክንያቱም ድንገተኛ የሆነ ገንዘብ ሳንጋጅ ሳንይዝ መሄድ ስለሌለብን ማለት ነው።

በርካታ ቁጥሮች እንግዲህ የተለያዩ መጠንን ለመግለጥ እንጠቀምባቸዋለን። ከእነዚህ ቁጥሮች መካከል በተለይ ሃይማኖታዊ የሆኑ ጉዳዮችን ለመረዳት ሃይማኖታዊ ትርጓሜም የሚሰጣቸው ማብራሪያም ምሳሌም የሚሰጣቸው ቁጥሮች አሉ። አንድ ቁጥር አንድነትን የእግዚአብሔርን አንድነት ለማስረዳት የምንጠቀምበት ቁጥር ነው እግዚአብሔር አንድ ነው ስንል አንድ ብለን እንጀምራለን። ቀጥሎ ሶስት ነው እግዚአብሔር በስም በአካልና በግብር ሶስት ስለሆነ ሶስት ቁጥር። ትያ ትገኛለች ብዙ ጊዜ የምትነሳ ቁጥር ናት። ከዚሁ ጋራ ግን በፊት ሁለት ቁጥርም አብራ የምትነሳባቸው ጉዳዮች አሉ። ሁለት ቁጥር ልል ለማየት የብሉይና የሐዲስ ኪዳንን የሁለቱን ኪዳናት የሐዲ የብሉይና የሐዲስን ለመግለጥ እንጠቀምበታለን። ግን ብዙ ጊዜ የምትጠቀስ ቁጥር አይደለችም። ከዚያ ቀጥሎ ያለው አራት ነው አራት አራቱ ሰ ወንጌሎች አሉ አራቱ ወንጌላውያን አሉ። አራት የምትገለጥበትም አለች እና በአራት በኩልም እንደዚሁ አለ ከአራት ቀጥሎ። አምስት ነው አምስትም በብዛት የሚጠቀስ አምስቱ አእማደ ምስጢራት በቤተክርስቲያን የሚነሱ ናቸው። ቀጥሎ ስድስት ነው ስድስት ብዙ ጊዜ የሚነሳ ባይሆንም ግን አንድ ጊዜም ቢሆን የስድስቱን ቃላተ ወንጌል ለማንሳት እንጠቀምበታለን። ከዚያ ሰባት ነው ሰባት ሰባቱ ምስጢራተ ቤተክርስቲያን አለ። ሰባቱ ሰማያት አሉ። ሰባቱ አጽራሃ መስቀል አሉ። ሰባቱ ሊቃነ መላእክት አሉ። ሰባት ብዙ ጉዳዮችንም የያዘ ቁጥር ነው። በመጽሐፍ ቅዱስ በዕብራውያን ዘንድ ሰባት ቁጥር ፍጹም ቁጥር ነው ይላል። ሰው ራሱ ሰብ የሚለው ሰባት ከሚለው ሰባት አደረገ ከሚለው የተገኘ ነው። ሰባትነቱ የሰው ምንድነው? ቢሉ በስጋ አራት የሆኑ ባህሪያት አሉት። በነፍሱ ደግሞ ሶስት የሆኑ ባህሪያት አሉት። እነዚህ የስጋና የነፍስ ውህደት ስለሆነ ሰው የሚባለው ከሰባቱ ባህሪያት የተሰራ ፍጹም ፍጡር ማለት ነው። ፍጹምነቱ ከፍጡራን ሁሉ መጨረሻ ላይ የተፈጠረ። በእጁ እግዚአብሔር ሲፈጥር በቃል የፈጠራቸው ቃል አውጥቶ ወይም በመናገር የፈጠራቸው አሉ። ዝም ብሎ ደግሞ ሳይናገር የፈጠራቸው አሉ። በገቢር ወይም በመስራት ደግሞ ሰርቶ የፈጠራቸው አሉ። በመስራት ከተፈጠሩ ፍጡርት ፍጡራን መካከል ሰው የመጀመሪያውና አንደኛው ነው ብቸኛው ፍጡር ሰው ነው። ሰውን ከምድር አፈር አበጃጀው ነው የሚለው ሰራው። የተሰራ ነው እና ይሄ ፍጹምነትን የሚያሳይ ስለሆነ በዕብራውያን ዘንድም ሰባት ቁጥር ፍጹም ቁጥር ስለሆነ። እኔም ብዙ ቁጥሮች ለቤተክርስቲያን ለተለያዩ ምሳሌዎች የምንገልጣቸው የምንጠቀማቸው ቢሆኑም ሰባት ቁጥርን ግን በጣም እወደዋለሁ

በተለያየ አካባቢ የተለያየ የሰርግ ባህሎች አሉ ባህላዊ ክንዋኔዎች አሉ። ነገር ግን እኛ ባለንበት እኔ በምኖርበት አከባቢ ባህላዊ የሆነ የሰርግ ስነ ስርዓት አለ። ሰርግ ከመደረጉ በፊት በመጀመሪያ ደረጃ እጮኛሞች ይጠያየቃሉ ያ ማለት የሚስት እናትና አባቶች ወይም ወላጆች አሉ ባል የሚሆነው ወይም የሚያገባው ደግሞ አባት እናቶች ቤተሰቦቹ አሉ። በመጀመሪያ ደረጃ ወንዱ ነው ለጥያቄ የሚሄደው የወንድ ቤተሰብ ከየሴቷን ቤተሰቦች ይጠይቃሉ ለጋብቻ። ከዚያ ይሄንን ከተስማሙ ዘር ቆጠራ የሚባል አለ አንድ ላይ ይቀመጡና ዘር ቆጠራ ይደረጋል ዘር ቆጠራ የሚደረገው ዘመድ ከዘመድ ጋር እንዳይጋባ ነው። ሌላ ምንም አይነት ምክንያት የለውም። ዘመድ ከዘመድ ጋር እንዳይጋባ አንዳንድ ጊዜ ሳይተዋወቁ በተለያየ ቦታ የሚኖሩ ዘመዳሞች ሳይተዋወቁ ኖረው መጨረሻ ላይ ዘመድ መሆናቸው የሚታወቅ ስላለ እገሌ እገሌን ይወልዳል እገሌ እገሌን ይወልዳል ተብሎ እስከ ሰባት ትውልድ ድረስ ወደ ኋላም ወደ ጎንም ይቆጠራል። ይሄ ከተቆጠረና ዘመድ እንዳልሆኑ ከተረጋገጠ በኋላ ባልና ሚስት ለመሆን ጊዜው ምቹ ሆነ ወይም ስምምነት ይፈጠራል ማለት ነው። ከዚህ ከስምምነት በኋላ ሽማግሌ ይላካሉ። እነዚህ ሽማግሌዎች ሄደው ልጅህን ለልጃችን ይላሉ ልጅህን ለልጃችን ሲሉ በዘመድ ቆጠረው ዝምድና እንደሌላቸው ከተረጋገጠ እሺ ብለው ይቀበላሉ ሽማግሌዎችን። ከዚያ በኋላ የባል ቤተሰቦች ሚስትን ይጠይቁና ቀጠሮ ይያዛል። ቀጠሮ ምን ጊዜም ቢሆን ባል የባል ቤተሰቦች ናቸው ሽማግሌ የሚልከው ባል ነው እንጂ ሚስት ሽማግሌ ልካ ጋብቻ የለም። ስለዚህ ይሄ የባል ቤተሰብ ሽማግሌዎችን ልኮ ከጸደቀ በኋላ ቀኑ ይቆረጣል መቼ ይጋቡ የሚለው? ከዛ በኋላ የጋብቻው ጊዜ በሚደርስ ጊዜ ደግሞ የሚያዝ ሽማግሌዎች እነዚህ የሚያጋቡ ሽማግሌዎች ወይም አጋቢ የሚባሉ ሽማግሌዎች አሉ። እነዚህ ሽማግሌዎች ንብረታቸውን ይመዘግባሉ ባል እንዲህ እንዲህ እንዲህ ንብረት አለው ሚስት ይህን ይህን ንብረት አላት እነዚህን ንብረት ይዘው ተጋብተዋል። የባል ቤተሰቦች ደግሞ መሬት ይሰጣሉ። ላም ከብት ሊሰጡ ይችላሉ የሚስትም ቤተሰቦች እንደዚሁ ስጦታ ይሰጣሉ ይህንን አድርገው ጋብቻው ይፈጸማል ማለት ነው። ይሄ ጋብቻው በሚከናወንበት ጊዜ የባል ቤተሰብ በርካታ ወጣቶች በአካባቢው ያሉ ተሰባስበው ወደ ሚስት ይሄዱና ሚስትን ይዘዋት ይመጣሉ። ከዛ ብዙ ጊዜ የሚመጣው ማታ አካባቢ ነው ማታ ላይ ሚስት ትመጣለች። ሲጨዋወቱ ያድራሉ ማለት ነው በዚህ መልኩ ጋብቻቸው ይፈጸማል። ከዚያ ለአርባ ቀን ያህል ሚስት ምንም አይነት ስራ ሳትሰራ የጫውላ ጊዜያቸው ይፈጸማል። ከዚያ ወደ ሚስት ቤተሰቦች ደግሞ በጥሪ መልክ ይሄዳሉ እንደዚህ እያደረጉ ቤተሰብ ከቤተሰብ እነሱም ባልና ሚስቶችም እየተላመዱ ይሄዳሉ ማለት ነው። ሳይተዋወቁ የሚጋቡ የጋብቻቸው ቀን ብቻ የሚተዋወቁ ባልና ሚስቶች በርካታ ናቸው። አሁን አሁን ግን ይህንን ባህል እየለቀቀ መጥቶ በተለይ በዘመናዊው ትምህርት በተለያየ ቦታ ላይ ሲገናኙ እየተዋወቁ እንደዚህ የተለያዩ ከባህሉ ወጣ ያሉ ስርአቶች እየተፈጸሙ ይገኛሉ

እኔ መማር የምፈልገው አዲስ ነገር ቴክኖሎጂ ነው ቴክኖሎጂ በየጊዜው እየተሻሻለ እየዘመነ እየመጣ ነው ያለው። ስለዚህ በየጊዜው ወደ ዘመኑ ወደ አለም የሚጨመሩ ዘመናዊ የሆኑ ቴክኖሎጂዎችን ሁሉ መማር ማወቅ እፈልጋለሁ። የኤአይ ቴክኖሎጂ አሁን ባለንበት ጊዜ ዘመኑን እየቀደመ ያለና ስራዎችን ለማቅለል ምቹ የሆነ ነው ነገር ግን አለምንም እንዳያጠፋ ደግሞ ስራዎችንም በሙሉ ጠቅልሎ ወስዶ ሰውን ስራ አልባ እንዳያደርገው ደግሞ እያንዳንዱ ሰው ኤአይን በአግባቡ መማርና ማወቅ አለበት። እኔም እንደነዚህ ያሉ ወደ አለም የሚጨመሩ አዳዲስ ቴክኖሎጂዎችን ምን ጊዜም ቢሆን መማር እወዳለሁ። ደስ ይለኛል ትምህርቱም በደስታ የምቀበለውና በቀላሉም የሚገባኝ ስለሆነ ደስ ይለኛል። መጽሐፍትንም የማነብ ዩቲዩብ ላይም ገብቼ የተለያዩ ቪዲዮዎችን የምመለከት ቴክኖሎጂ ነክ የሆኑ ጉዳዮችን ነው። ቴክኖሎጂ አለምን የሚቀይር ህይወታችንን ቀላል ሊያደርግ የሚችል ስለሆነ ቴክኖሎጂን ለመማር ተገቢ ነው ብዬ አስባለሁ ለሌሎችም የምመክራቸው ይህንኑ ነው። ብዙ እኔ የምነግራቸውን የሚሰሙ የማስተምራቸው በግሌ የተለያዩ የማግዛቸው ሰዎች አሉ። እነዚህ የምረዳቸው የማግዛቸው ሰዎች ሁሉ በብዛት ቴክኖሎጂ ነክ ላይ ነው ቴክኖሎጂ ላይ በጣም ብዙ ሰው ደከም ያለ ነገር አለው። ጠልቆ የማወቅ ፈጥኖ የመረዳት ችግር አለ። እኔ ደግሞ ይሄኛው ፈጥኖ የማወቅ ቀድሞም የመረዳት ነገሩ ስላለኝ ሌሎችንም ለማስረዳት አይቸግረኝም

መጻሂፍትን ማንበብ ደስ ያሰኛል እንግዲህ መጻሂፍት ጓደኞች ናቸው ብዙ ጊዜ ለብቻ ሰው ሲቀመጥ መጽሂፍትን ቢያነብ የተለያዩ እውቀቶችን ያገኛል። መጽሂፍት እንደየምድባቸው ልዩ ልዩ ናቸው። አንዳንድ መጽሂፍት እርኩሳን የሆኑ እውቀት የሌላቸው የረከሰ ነገርን የሚያሳዩ ሰውን ከሃይማኖቱም የሚያወጡ የሀገር ፍቅርን ሁሉ የሚንዱ መጽሐፍት አሉ እንደነዚህ ያሉ መጽሐፍትን ማንበብ ጥቅም የለውም። አንዳንድ መጽሂፍት ደግሞ በማንበባችን የምንጠቀመው ነገር የለም። በማንበባችንም የምንጎዳው ነገር የሌለ ዝም ብለው የሆኑ መጽሂፍት አሉ። ለጊዜው ደስ ይሉናል ጊዜ እናሳልፍባቸዋለን ከዚያ በኋላ ምንም ለህይወታችን የሚጠቅም የሚረባ ነገር የሌላቸው አሉ። አንዳንዶች ደግሞ እውቀት የሚሰጡ የኑሮ ዘይቤያችንን የሚቀይሩ የሃይማኖታችንን ጥንካሬ የሚጨምሩ ለሀገር ፍቅር ጥንካሬ የሚሰጡን የስራ ባህላችንን እንድናዳብር ወይም እንድናሻሽል የሚረዱን መጽሂፍት አሉ እንደነዚህ ያሉ መጽሂፍት ጠቃሚ ናቸው። እና ሰው በአለማዊም በመንፈሳዊም በኩል ጥንካሬን ሊፈጥሩለት የሚችሉ የተለያዩ መጽሂፍት አሉ። እኔ በጣም ደስ የሚለኝና ብዙ ጊዜ የማነባቸው መጽሂፍት መንፈሳውያን መጽሂፍት ናቸው። መንፈሳውያን መጽሂፍት መንፈሳዊ የሆነን ነገር የሚመግቡ ስለሆኑ አብዛኞቹ ደግሞ መንፈሳውያን መጽሂፍት ከመጽሐፍ ቅዱስ የተቀዱ። መጽሐፍ ቅዱስን መሰረት ያደረጉ ስለሆኑ። በመጨረሻ ሰው ሁሉ ቢሞትም ከሞት በኋላ ስላለው ህይወት ነው እንግዲህ ሃይማኖት እሚያስበው። ከሞት ባሻገርም ህይወት አለ ያ ህይወት ዘላለማዊ ህይወት ነው። ያንን ዘላለማዊ ህይወት ደግሞ እንዴት ነው ምንኖረው? የሚል ስለሆነ በእሱ ጉዳይ ላይ የተጻፈው መጽሂፍት ማንበብ ደስ ይለኛል።

እነዚህ ሁለቱም መጠጦች ለማነቃቃት የሚጠቅሙ ናቸው። በኢትዮጵያ በጣም ታዋቂ የሆነው ቡና ነው። ሻይም አልፎ አልፎ የሚጠቀሙ ሰዎች ቢኖሩም ቡናን ግን ሰዎች እንደ ሱስ ሁሉ የሚጠጡት በቀን ሶስት ጊዜ አራት ጊዜ ሁሉ የሚጠጡ ሰዎች አሉ። እኔ ደግሞ ከእነሱ በተቃራኒ የሻይ ተጠቃሚ ነኝ። ሌሎች ሻይ ቡና በሚያዝዙበት ጊዜ እኔ ሻይ አዝዛለሁ ሻይ እጠጣለሁ። ሻይ ስጠጣ በደንብ የፈላ ውሃ ሆኖ ጥሩ የሆነ ሻይ ቅመም ተጨምሮበት የሻይ ቅጠሉ ተደርጎ በደንብ ከፈላ በኋላ ጥሩ ጣዕም ያመጣል የስኳር ደግሞ በመጠኑም ቢሆን ተጨምሮ ይዘጋጃል። ስለዚህ እኔ ብዙ ጊዜ የምጠቀመው ከቡና ይልቅ ሻይ ነው። ቡና አልጠጣም ቡና ካቆምክ ወደ ሰላሳ ምናምን አመት ሊሆነኝ ነው። ቡናን አቁሜያለሁ ሻይ ግን እስካሁን ድረስ እየጠጣሁ እገኛለሁ

እንደየአገልግሎቱ የተለያየ ሳሙና አጠቀማለሁ። ፈሳሽ ሳሙናም ምጠቀምበት ጊዜ አለ። ደረቅ ሳሙናም የምትጠቀምበት አለ። የዱቄቱንም ሳሙና የምትጠቀምበት ጊዜ አለ። በሶስት መልኩ ሳሙና ይዘጋጃሉ። ለልብስ በሚሆንበት ጊዜ ልብሱን በደንብ ሊያጠራልኝ የሚችል የዱቄት ሳሙና ሆኖ ካገኘ የዱቄት ሳሙና እጠቀማለሁ ከዚያ ደግሞ ፈሳሽ ሳሙናዎችንም እንደዚሁ እየተጠቀምኩ በጠጣር ሳሙና ደግሞ በደንብ አድርጌ እየፈተኩ በደንብ ማጠብ እፈልጋለሁ ይሄ በጣም ልብሱ ቆሻሻ የሚሆን ከሆነ ነው። ልብሱ ንጹህ ከሆነና ነጭ ከሆነ ግን በቀላሉ በዱቄት ሳሙናዎች በቀላሉ የሚለቁ ልብሶች ከሆኑ በዛም በፈሳሹም ልጠቀም እችላለሁ። ለገላ የሚሆን ሳሙላ ደግሞ ራሱን የቻለ ለብቻው ሌላ ሳሙና አለ። ስለዚህ ለልብስ ለገላና ለእቃ ማጠቢያ ደግሞ ሌላ ፈሳሽ ሰሙና አለ። ስለዚህ ለየትኛው ነው የተዘጋጀ የሚለውን መጀመሪያና ለምፈል የምፈልገው አገልግሎት ምንድነው የሚለውን ማወቅ አለብኝ። የምጠቀመው ሳሙና ከዚያ አንፃር የሚወሰን ስለሆነ አገልግሎቱ የተለያየ ነው። ለገላ የሚሆነውን ሳሙና ለልብስ አልጠቀምበትም ለልብስ የሚሆነውን ሳሙና ደግሞ ለእቃ ማጠቢያነት አልጠቀመውም። ለእቃ የተዘጋጀ ራሱን የቻለ ፈሳሽ ሳሙና አለ። ይሄ ፈሳሽ ሳሙና ሽታ አልባ የሆነ ሽታ የሌለው እቃ ላይ የሚኖር እንደ ዘይት የመሰለውን ነገር ዘይታማ የሆኑ ነገሮችን በቀላሉ ለማጽዳት የሚረዳ ነው። ልብስ ላይ ሲሆን ደግሞ ለልብስ ለብቻው ለራሱ የተዘጋጀ ሳሙን አለ። ልብስ ላይም ሆኖ ነጭ ልብሶችን ለማጽዳት ምንጠቀምበት ሌሎችን ልብሶች ለማጽዳት ምንጠቀምበት የተለያየ ነው። ስለዚህ በዚህ መልኩ ልብሶችንም ለማጽዳት ሰውነትንም ለመታጠብ ወይም እቃዎችን ለማጠብ የተለያዩ ሳሙናዎችን እጠቀማለሁ።

ስነ ጥበብ ለሰዎች የተሰጠ ልዩ ችሎታ ነው ብዬ አስባለሁ ሁሉም ሰው ተመሳሳይ የሆነ የስነ ጥበብ ችሎታ የለውም። እግዚአብሔር ለተለያዩ ሰዎች የተለያየ ጸጋን ይሰጣል። እና በስነ ጥበብም የተካኑ ሰዎች አሉ በስነ ጥበብ የተካኑ ሰዎች እግዚአብሔር ለእነሱ የሰጣቸው ልዩ ጥበብ ነው ብዬ አስባለሁ። ስነ ጥበብ ብዙ ጊዜ የስዕል ስራዎች ላይ ነው የሚያተኩረው እና በዚህ የስዕል ስራ ላይ በጣም የምመሰጥበት እና በደስታ የምመለከተው ነው። ብዙ ጊዜ ቤተክርስቲያን ውስጥ የስዕል ስራዎች አሉ እነዚህ የስዕል ስራዎች በሙሉ በሸራ እና በብሩሽ የተሳ የተሰሩ ሰዎ ስራዎች ናቸው። እነዚህን ስራዎች በተመስጦ ስንመለከት የቀለም አጣጣሉ ሊያስተላልፍ የፈለገውን መልእክት ስንስ ስንመሰል ስናየው በጣም የሚመስጥ እና ተመስጦን የሚያመጣ ልዩ የሆነ ጸጋ እና ስጦታ ነው። በዚህ በጣም እደነቃለሁ ስዕሉን የሳለውንም የስዕሉን ባለቤት እግዚአብሔር ደግሞ ያንን እንዲስል ያንን ጸጋ ስለሰጠው እግዚአብሔርንም አመሰግናለሁ። የስዕል ስራዎችን ከስነ ጥበብ ክፍሎች አንዱ የሆነውን በጣም እወደዋለሁ።

ቅርጫት ቤተሰቦቻችን ድሮ ይጠቀሙባት ነበር አሁን አሁን ከገበያ ላይ እየጠፋ ያለ ብዙ ሰው የማይጠቀምበት በተለያዩ ነገሮች በዘንቢል በማዳበሪያ በተለያዩ ነገሮች እየተቀየረ ስለመጣ ብዙ ሰው ተሸክሞ አናይም። እኛ ህፃን በነበርንበት ከሰላሳ አመት በፊት ግን። ብዙ ሰዎች ወደ ገበያ ሲሄዱ እቃ ይዘውበት ይሄዳሉ። ከገበያም የገዙትን ነገር ተሸክመውበት ይመለሳሉ። እህል የሚያመላልሱበት ማገዶ የሚለቅሙበትም ቅርጫት ነበር። አሁን ግን ቅርጫት ብዙ ተጠቃሚ የለውም እኔ ላይ አሁን የምጠቀምበት ቅርጫት ስጋ ለማስቀመጥ የምትጠቀምበት ጊዜያዊ አገልግሎት ሊሰጥ የሚችል ነው። ከዚያ ውጪ ግን የተለየ እንትን የለውም ቅርጫት የሚሰራው ቀርቅሃ ከሚባል ዛፍ ነው። ቀርቅሃ የሚባል ዛፍ በዚህ በእኛ አካባቢ በተለይ በእንጅባራ አዊ አካባቢ የሚገኝ ዛፍ ነው። ይሄ ዛፍ ለአጥርነት ሁሉ ይጠቀሙበታል። አሁን አሁን ደግሞ ቀርቀሃን ከቅርጫት ከመስራትም አልፈው መቀመጫ ወንበሮችን ጠረጴዛዎችን በጥሩ ሁኔታ እያዘጋጁበት የሚገኝ ዛፍ ነው። እና ቅርጫት እቃዎችን ከአንዱ ቦታ ወደ አንዱ ቦታ ለማመላለስ የምንጠቀምበት። ከቀርቃሃ የሚዘጋጅ እቃ ነው ማለት ነው።

አቧራ በጣም ትንንሽ ብናኝ ነው። ትንንሽ ብናኝ በንፋስ አማካኝነት ይመጣል በጣም ብዙ ጊዜ ከብት በሚሄድበት ሰውም ብዙ ጊዜ ደጋግሞ በሚሄድባቸው ቦታዎች ላይ አፈሩ ድቅቅ ይላል። ይሄ የደቀቀው አፈር ንፋስ ሲነቀው በአቧራ መልኩ እየተነነ እየበነነ ወደ ሰው ቤትም ይገባል ከሰው አፍንጫም በአፍም ይገባል። እኔ ደግሞ ይሄ ከአፍንጫዬ ጋር የተገናኘ የአስም የዚህ የሳይነስ የሚባል አለርጅክ ስላለብኝ የአቧራ በሚኖርበት ሰዓት አፌንና አፍንጫዬን አፍናለሁ እሸፍናለሁ። በዛ መልኩ ካልሸፈንኩት አቧራው ወደ አፌና ወደ አፍንጫዬ የሚገባ ከሆነ የሳይነሱን ህመም ይቀሰቅስብኛል ይህን አለርጅክም ያስነሳብኛል። ስለዚህ አቧራ ችግር ስለሚፈጥርብኝ ይሄን የአቧራ ችግር ለመከላከል የአፍንጫና የአፍ መሸፈኛ ማስክ መጠቀም ግድ ይለኛል። ስለዚህ ይህንን አዋራ እንዳይኖር ወይም አዋራ ባለበት አካባቢ ላለመሄድ ጥረት አደርጋለሁ

ምግብ ማለት የሚበላ ወይም የሚጠጣ ነገር ነው ሰው ሊበላው ሊጠጣው የሚችልና ለኑሮው ለመኖር ምቹ የሆነ ምግብ ነው። እንግዲህ እኔም የምወዳቸው በርካታ ምግቦች ይኖራሉ እነዚህን በርካታ ምግቦች ለማግኘት ግን ምናልባት ያለኝ የገንዘብ መጠን ሊወስነው ይችላል። ምግቦችን እንደየሚሰጡት ጥቅም መመደብ ግዴታ ነው የምንወደውን ምግብ ለማወቅ ከዚህ አንፃር መመልከቱ ተገቢነት አለው። የመጀመሪያው ምድብ በሽታ ተከላካይ ነው ምግብ በሽታ የሚከላከሉ ሆነው የምናገኛቸው ምድቦች አሉ። በተለይ ፍራፍሬዎች እንደ ብርቱካን ሎሚ ፓፓያአቭካዶ መንደሪን ማንጎ እንደነዚህ የመሳሰሉ እና እንደ ቃሪያም ቲማቲምም የመሳሰሉ ሳይቀር ሙዝና ብርቱካን እነዚህ ሁሉ በሽታን በመከላከል ረገድ ከፍተኛ ሚና ያላቸው ስለሆኑ ያለንን የውስጥ በሽታ ልዩ ልዩ በሽታዎችን የሚሉልን ወይ የሚያድዱን ስለሆኑ እነዚህን ምድብ የምትጠቀማቸው ናቸው ብዛት እጠቀማቸዋለሁ ብዬ ባልናገርም ግን አልፎ አልፎም ቢሆን እነዚህን መጠቀም እፈልጋለሁ። ሌላው ሀይልና ሙቀት ሰጪ ምግቦች ናቸው። ሀይልና ሙቀት የሚሰጡ ምግቦች ለጥንካሬ ለብርታት የምንጠቀማቸው እንደማር ያለ ጣፋጭ የሆኑ ምግቦች እንደ ስኳር ያለ ሙዝ ራሱ ሀይልና ሙቀት ይሰጣል። እንደ በቆሎ ያለ እንደነዚህ ያሉ ምግቦችን ሀይልና ሙቀት ስለሚሰጡ እንጠቀምባቸዋለን። ሌሎቹ ምድቦች ደግሞ እነዚህ እንደ ስጋ ያሉ እንደ እንቁላል ያሉ ለመወፈር የሚሰጡ የፕሮቲን በውስጣቸው የያዙ ምግቦች ናቸው። ፕሮቲንን የያዙ ምግቦችንም እንደዚሁ ስለዚህ እኔ አሁን ከእነዚህም ምድብ ካየሁ ሁሉም ምድብ የየራሱ የየራሱ የሆነ የምወደው ምግብ አለ። የተመጣጠነ ምግብ የሚባለውም ከእነዚህ ሁሉ በመጠን በመጠን የተወሰነ የተወሰነ ምግብ አድርጎ መመገብን የሚያጠቃልል ነው። ይሄን ሁሉ ማድረግ ካልቻልን ግን የምናገኘውን ነገር ልንጠቀም እንችላለን። ስለዚህ በዚህ መልኩ ነው ምግቦችን የምወደው ምግብ አሁን እኔ ብዙ ጊዜም የምጠቀመው እንጀራና ወጥ ነው። ስለዚህ እንጀራ በወጥ የሚለው ሁሌም የተለመደና የማይሰለች ምግብ ስለሆነ እሱ ነው እወዳለሁ

ደብዳቤ ለተለያዩ ጉዳዮች ይጻፋል። እንደሚጻፈው ጉዳይ ደብዳቤ የገጽ ብዛቱም የምንጽፈው መልእክት የተለያየ ሊሆን ይችላል። ለምሳሌ ለመስሪያ ቤት የሚጻፍ ደብዳቤ አለ ለመስሪያ ቤት የሚጻፍ ደብዳቤ ከራስጌ በኩል ቁጥር ቀን ያለው ሆኖ ለማን እንደሚጻፍ ለሚል ተብሎ ለሚጻፍለት ሰው ለሚጻፍለት ተቋም ይጠቀሳል ከዛ ጉዳዩ ብለን እንጀምርና ጉዳያችንን እዛ ላይ በአጭሩ እንገልጣለን። ከዛ ያንን ጉዳይ የሚያብራራ ሰፊ ማብራሪያ ከሰጠን በኋላ መጨረሻ ላይ ከሰላምታ ጋር ብለን ፊርማችንን ፈርመን ስማችንን ጽፈን ሀላፊነትም ካለን ሀላፊነታችንን አድርገን ማህተምም ካለ ማህተማችንን መተን እንልካለን። ይሄ በመስሪያ ቤቶች ላይ ያለ ጽሁፍ ነው። ከግለሰብ ወደ ግለሰብ ስንጽፍ ግን ይህንን ፕሮቶኮል ላይጠብቅ ይችላል። ጉዳዩን ብቻ ነግረን በቀላሉ ማስተላለፍ የምንፈልገውን መልእክት ብቻም ልንጽፍ እንችላለን። እኔ ደብዳቤ ለተለያዩ ጉዳዮች ጽፌ አውቃለሁ። ከአንድ ሰው ለፍቅረኛው ወይም ለፍቅር አጋሩ ለፍቅረኛው ለጓደኛው ደብዳቤ ሊጽፍ ይችላል። ያለውን በውስጡ ስለእሷ ያለውን ስሜት ወይም እሷ ለእሷ ያላትን ስሜት የሚገልጡበትን ደብዳቤ ሊጽፉ ይችላሉ። ስለዚህ ይሄ ከፍቅር ጋርም የተገናኘ ሚገለጥበት ነው ማለት ነው

ሌሎችን በሚሰሩት ስራ እንደሚሰሩት ስራ አበረታታለሁ። የሚሰሩትን ስራ ከታዘዙት አብልጠው የሚሰሩ ሰዎች አሉ። አንዳንዶቹ ደግሞ የሚሰሩት ስራ ከታዘዙት አንፃር በጣም ዝቅተኛ የሆነ የታዘዙትንም በአግባቡ ሳይፈጽሙ የሚገኙ አሉ። ስለዚህ የማይፈጽሙትን ሰዎች ለምንድነው እንደዚህ ያልፈጸማችሁ ለምን ይሄን አላደረጋችሁም ብለን እንደምንቆጣቸውና እንደምንናደድባቸው ሁሉ ስራቸውን ደግሞ በአግባቡ የተወጡ ሰዎችን ማበረታታት መሸለም ይገባል። ጎበዝ የሚል ቅጥያ ብናደርግላቸው ጎበዝ ብንላቸው ይበረታታሉ። ከዚህም በተጨማሪ ሌሎች ጥቅማ ጥቅሞችን በገንዘብም ሊሆን ይችላል በሌላም ጉዳይ ሊሆን ይችላል። ማበረታታት በዚህ በዚህ መልኩ ሁሉ የሚገለጥ ስለሆነ እንደዚህ እያደረግን ማበረታታት ይገባል። ይህንን ማድረግ ካልቻልን ሰው ደካማ ይሆናል የሚሰራውን ስራም ቸል ይላል። ብሰራው ባልሰራው ምንም የተለየ የማገኘው ነገር የለም አይም አልመሰገን የሚል ሰው አለና እና። በምናሰራው ስራ ሌሎችን ማበረታታት አይዟችሁ በርቱ እያሉ ማለት ተገቢነት አለው። በምናሰራው ብቻ ሳይሆን አንዳንድ ሰዎች ሞካሪ የሆኑ ሰዎች አሉ የተለያዩ ስራዎችን የሚሰሩ ሰዎች አሉ። ደካማ ሆነው ከመለመን መስራት ይሻላል ብለው የሚታተሩ ሌት ከቀን የሚለፉ ልጆች አሉ እነዚህን ልጆች በርቱ ጎበዞች ነገ ሌላ ቀን ነው ነገ የተሻለ ነገር ታገኛላችሁ። ብሎ መምከር ተገቢነት አለው። ምክንያቱም እነዚህ ሰዎችን ማበረታታት ካልቻልን ወይ ለልመና ነው የሚወጡ ወይ ደግሞ ለስርቆትና ለዝርፊያ ጊዜያቸውን ይጠቀሙበታል ማለት ነው። ይሄንን አድርገን ሰዎችን ወደ ዝርፊያና ወደ ስርቆት እንዲሰማሩ ከማድረግ ይልቅ ባሉበት ሆነው እንዲበረቱና እንዲጠነክሩ በምክርም በገንዘብም እየደገፍን ብናበረታታቸው መልካም ነው። እኔም ሌሎችን ማበረታታበት መንገድ ይሄ ነው

የምመኘው ስራ በምለፋበትና በምደክምበት ልክ የተሻለ ገቢ ሊያስገኘኝ የሚችል ስራ ነው። በተማርኩት ትምህርት ላይ የተለያዩ ስራዎችን እሞክራለሁ ነገር ግን። ካለኝ ልምድ ችሎታ አንፃር ተስማሚ አይደለም የማገኘውም ገቢ። ከዛ ከተማርኩት ትምህርት አንፃር ሲታይና ከምሰራው ስራ አንፃር ከእኔ ልምድ ችሎታ እውቀት አንፃር ሲታይ ዝቅተኛ ነው። ስለዚህ የምመኘው ስራ የተሻለ ገንዘብ ሊያስገኘኝ የሚችል ኑሮዬን በአግባቡ እንድኖር ሊረዳኝ የሚችል የተሻለ ገንዘብ የማገኝበትን ስራ መስራት እመኛለሁ። ያ የምሰራው ስራ ደግሞ ከተማርኩት ትምህርት ጋር አብሮ የሚሄድ እውቀቴን ልምዴን ችሎታዬን መሰረት ያደረገ ስራ ቢሆን እንዲህ ያለ ስራም ባገኝ እመኛለሁ። ሁሉም ሰው የተለያዩ ስራዎችን ይሰራል ነገር ግን የሚሰራው ስራ አንዳንዱ በልምዱ አንዳንዱ በእውቀቱ አንዳንዱ በችሎታው ነው አንዳንዶቹ ደግሞ ከዚያ በተቃራኒ ያለ ችሎታቸው ያለ መደባቸው ያለ ትምህርት ዝግጅታቸው የሚገቡ ሰዎች አሉ። እኔ ባለኝ የትምህርት ዝግጅትና እውቀት እኔን ሊመጥን የሚችል ስራ ላይ ተቀምጬ ለዛ ለሰራሁት ስራ ደግሞ የተሻለ ክፍያ የማገኝበት ስራ ቢሆን እመኛለሁ። እንደዚህ ያሉ ስራዎች ካልሆኑ በቀር ኑሮውንም ለመደጎም ስለሚያስቸግር በዚያ በስራው ላይ ማማረርን እንድንፈጥር ያደርጋል አንዳንድ ጊዜ። ከእውቀታችን ከችሎታችን አንፃር ሲታይ ያ ስራ ለመስራት በጣም የኛን ያህል እውቀት ያለው ሰው የማይጠይቀው ዝም ብሎ በቀላሉ ሊሰራ የሚችል ሆኖ ሲገኝ በጣም ቅር ያሰኛል። ጊዜንም ያላግባቡ እያባከንን ነው ብለን ራሳችንን እንድናሳምን ራሳችንን እንድንጠይቅ የሚያስገድዱና የሚኮረኩሩ ጉዳዮች አሉበት። ስለዚህ የምንሰራው ስራ ለሀገርም ለወገንም ሚጠቅም ሆኖ እኛ ደግሞ ያንን ስራ ስንሰራ ያንን ለሰራንበት ተመጣጣኝ የሆነ ክፍያ አግኝተን ቤተሰቦቻችንን የምንረዳበት የምናስተምርበት ገንዘብ ምናገኝበት እንዲሆን ደግሞ እመኛለሁ

ስልኮቼ ላይ የተለያዩ መተግበሪያዎችን አውርጄ ጭኛቸዋለሁ እነዚህ መተግበሪያዎች አንዳንዶቹ ገንዘብ ለመስራት የምጠቀምባቸው አንዳንዶቹ ደግሞ የሶሻል ሚዲያ ላይ መረጃዎችን ለሌሎች ለማድረስም ለኔም መረጃዎችን ለማግኘት የምጠቀምባቸው መተግበሪያዎች ናቸው። ቪዲዮ የማቀናበርባቸውም እንደ ካፕከት የመሳሰሉ መተግበሪያዎችም አሉ። ስለዚህ መተግበሪያዎችን እንደ ስልኬ አይነት እና የስልኬ እንደሚይዘው መጠን መተግበሪያዎችን እያወረድኩ እጭናለሁ። እኔ ምጠቀመው ስልክ አንድሮይድ ነው። ለአንድሮይድ ስልክ ደግሞ ተግብ ተስማሚ የሆኑ በርካታ መተግበሪያዎች የሚገኙበት ፕሌይ ስቶር ነው። ፕሌይ ስቶር ላይ እገባና መተግበሪያዎችን በቀላሉ አውርጄ ስልኬ ላይ ጭኜ እጠቀምባቸዋለሁ። ስልኬ ደግሞ አንድሮይድ ቨርዥኑ አስር እና ከዚያ በላይ የሆኑ አፕሊኬሽኖችንም የሚጠቀም ስለሆነ። አሁን ያሉ ዘመናዊ የሚባሉ መተግበሪያዎችና በየጊዜው አፕዴት እየተደረጉ ያሉ አፕሊኬሽኖችንም በቀላሉ እጠቀምበታለሁ አውርጄ እጠቀማለሁ ማለት ነው

ጥሩ ጥያቄ ነው? እኔ ብዙ ጊዜ የማጥበው በእጄ ነው ልብስን በማሽን አጥቤ አላውቅም በእጄ አጥበዋለሁ ማለት ነው። በመጀመሪያው ውሃ አደርጋለሁ ሳፋ ላይ ውሃ ካደረኩ በኋላ የቆሸሸውንና ማጠብ የምፈልገውን ልብስ ወደ ወደ ጨመርኩት ውሃ ሳፈው ላይ ጨምረውና በደንብ አድርጌ እያሸው አለቀልቀዋለሁ ይሄንን ካደረኩ በኋላ ይሄ ቆሻሻውን እንዲለቅ ካደረኩ በኋላ በሳሙና እመተዋለሁ። ኦሞ የሚያስፈልገው ከሆነ ወይም ፈሳሽ ሳሙና የሚያደርገው ከሆነ ፈሳሽ ሳሙና ወይም ደግሞ የዱቄ ሳሙና ወይም በጠጣር ሳሙና አሽቼ በደንብ አድርጌ አጥበዋለሁ። አሁንም ይሄንን ከዚህ የሚወጣውን ቆሻሻ እየደፋው በደንብ እስኪጠራ ድረስ ሁለት ሶስት ጊዜ ንጹህ ውሃ እየቀየርኩ አጥበዋለሁ ከዚህ የሚቀረውን ሳሙና ሌላ የሆነ ውሃ ካለ ደግሞ ሌሎች ከእሱ የባሱ ቆሻሻ የሆኑ ልብሶችን እያስገባው እነዛን አጥብበታለሁ ውሃም ለመቆጠብ ሳሙናንም ለመቆጠብ በዚህ መልኩ እጠቀማለሁ። ሶስት ሳፋዎች ነው የምደረድረው ልብስ በማጥብበት ጊዜ አንደኛ የመጀመሪያው ዙር የማጥብበት ነው ይሄንን እዚህኛው አንደኛው ዙር ላይ ካጠራው በኋላ ወደ ሁለተኛ ዙር አስገባዋለሁ ሁለተኛ ዙር ላይ ከዛኛው ከመጀመሪያው ዙር የተሻለ ቆሻሻውን የማስለቀቅ አቅም ይኖረዋል። አሁንም ከዚህ ከሁለተኛው ዙር ወደ ሶስተኛው አደርገዋለሁ ሶስተኛው ዙር ላይ በደንብ አድርጌ አጽድቼ ንጹህ ውሃ እስኪሆን ድረስ የተጣራ ውሃ እስኪታይ ድረስ በደንብ አጥብና ይሄንን አሁንም በእጄ በደንብ አድርጌ እጨምቀዋለሁ ከጨመኩት በኋላ ፀሀይ ወደሚያገኝበት ገመድ ላይ አሰጠውና ገመድ ላይ ሆኖ ከፀሀይ በሚያገኘው ሙቀት እንዲደርቅ አደርገዋለሁ ልክ እንደደረቀ ወደ ቤት አስገበውና ለምፈልገው አገልግሎት እጠቀምበታለሁ። እንደዚህ እያደረኩ ነው ሁል ጊዜ በእጄ እያጠብኩ ልብሴን የምጠቀመው እኔም የቤተሰቦቼንም እንደዚሁም ደግሞ የልጆችን ልብስ የማጥበው በዚህ መንገድ ነው ማለት ነው።

ፍየል አዎ አይቼ አውቃለሁ ፍየል እኔ እየጠበኩ ያደግኩት እንስሳ ነው። ከቤት እንስሳ መካከል እና ከሚበሉት እንስሶች መካከል አንደኛው ፍየል ነው። ፍየል እንደ በግ ፀጉሩ ያላደገ ነው። ላት የለውም። ቀንዱም እንደ በግ ያለ ቀንድ ሳይሆን ወደ ላይ ወጣ ወጣ ያለው ያለ ቀንድ ነው ያለው። ፍየል ከበስጋ መጠኑም ከበግ የተሻለ ነው ምክንያቱም በግ ላይ ትልቅ መስሎ የምናየው በግ አብዛኛው ፀጉር ብቻ ነው የሚሆነው። ፀጉሩ ከፍ ያለ ስለሆነ ፍየል ግን እንደዚህ አይነት ፀጉር የለውም። አጫጭር ፀጉር የሆነ ስለሆነ የፍየልና የበግ በመጠንም ደረጃ የፍየል የስጋው መጠን የተሻለ ይሆናል። ፍየል በብዛት በበረሃ አካባቢ ይኖራል እና በበረሃ አካባቢ በሚኖርበት ጊዜ የበረሃ ቅጠላ ቅጠሎችን እየተመገበ የግራሩን የአጋሙን የቀጋውን የሌላውም እንደዚሁ የሚያገኘውን ቅጠላ ቅጠል በሙሉ እየተመገበ የሚያድግ ነው። ወደ ገደል መውጣት የማይቸገር የቤት እንስሳ ነው። የፍየል ድምጽም የሚል ድምጽ ያሰማል ይሄንን የፍየል ድምጽ ብዙ ሰው ብዙ ጊዜ ሲሰማ ህፃናት ሁሉ የሚደነግጡበት ድምጽ ነው። ፍየል ከበግ የተሻለ የስጋ መጠንም ያለው። ላት ግን ከእንደ ከእንደበግ የሌለው ላት የሚፈልጉና የሚወዱ ሰዎች ፍየል አያርዱም። እና በእኛ ላይ አሁን እኛ ባለንበት አካባቢ በብዛት በግ ስለሚገኝ ብዙ ጊዜ በግ ነው። ብዙ ሰው ለበአልም ለተለያዩ ዝግጅቶችም እየገዛ ስጋ የሚጠቀመው የበግ ስጋ ነው። እዛ ባለንበት በህፃንነታችን ደግሞ በነበርኩበት አካባቢ ፍየሎችም ስለነበሩ የፍየልም ስጋይ እንጠቀም ነበር

ራሴን ለማሻሻል የተለያዩ እውቀቶችን ለማግኘት ስል ስልጠናዎችን እወስዳለሁ። የስራ ፈጠራ ችሎታን ሊያዳብሩ የሚችሉ ከሌሎች ጋራ ያለውን የግንኙነት የንግግር ችሎታን ሊያዳብሩ የሚችሉ ስልጠናዎችን ተሳትፌያለሁ። አንዳንድ ስልጠናዎች መስመር ላይ የሚሰጡ ስልጠናዎች ናቸው። የኮምፒውተር ችሎታና የኮዲንግ እውቀት እንዲኖረኝ ችሎታዬን ለማዳበር እና ለማሻሻል የጣርኩበት እና ጥሩ እውቀትም ያገኘሁበትን የኦንላይን ስልጠና ወስጃለሁ። ይህንን ስልጠና ወስጄም የምስክር ወረቀቱን ተቀብያለሁ። ሌላውም በመስመር ላይ እንደዚሁ የዲጂታል ማርኬቲንግ ስልጠናዎችን ወስጄ ሰርቲፊኬት አግኝቻለሁ። የተለያዩ ኦንላይን ላይ የሚሰጡ በርካታ የ ስልጠናዎች አሉ። እነዚህን ስልጠናዎች እየወሰድኩ ራሴን ሁል ጊዜ ማብቃት ማሻሻል የማላውቀውን ነገር ማወቅ እፈልጋለሁ። ከዚህ በተጨማሪ ደግሞ በምሰራበትም መስሪያ ቤት ስለ ስራዬ ከስራዬ ጋራ የተያያዘ ከስራዬ ውጭም ያሉ አንዳንድ ስልጠናዎችን እንደዚሁ እሳተፋለሁ። ስልጠናዎችን መሳተፍ ራስን ለማብቃት ራስን ጥሩ አዋቂ ለመሆን እውቀት ለማግኘት የሚረዳ ስለሆነ ስልጠናዎች ላይ መሳተፍ በጣም ደስ ይላል

እኔ የምወደው ሬስቶራንት እኔ የምፈልገውን አይነት ምግብ የማገኝበት ሬስቶራንት ነው። እኔ የምፈልገውን ደስ ብሎኝ የምመገበውን። ሬስቶራንት ላይ ብዙ ጊዜ ስንገባ የሚከፈተው ሙዚቃ በጣም ይረብሻል ድምፁ። ከመጠን በላይ ስለሚለቀቅ አንድ ጊዜ እዛ ቁጭ ለማለት እንኳን ይከብዳል እንኳን ረጅም ጊዜ ቁጭ ብሎ ለመመገብ ለመጠጣት ለመዝናናት። ቀርቶ ለአንድ ደቂቃ እንኳን እዛ ለመቆም በጣም የሚረብሽ ድምጽ የሚያወጡ ሬስቶራንቶች አሉ። እኔ የምሄድበት ግን ቀዝቀዝ ያለ ሙዚቃው በጣም የማይረብሽ ድምፁ ቀነስ ያለ ቦታ ነው። እንደውም የመንፈሳዊ የሆነ ሬስቶራንት አለ። ሁልጊዜም መዝሙር የሚከፈትበት መዝሙር የማዳምጥበት ሬስቶራንት አለ መዝሙር እያዳመጥኩ ነው ያንን የምመገበው። በተለያዩ ትልልቅ ከተሞች አዲስ አበባ ባህር ዳር ደብረ ማርቆስ ፍኖተ ሰላም ጎንደር ሀዋሳ እንደነዚህ ያሉ ትልልቅ ከተሞች ላይ በዞን ከተሞች በሙሉ የሚገኝ ሬስቶራንት ነው። ይሄ ሬስቶራንት ከራዲዮን የሚባል ሬስቶራንት ነው። ከራዲዮን ሬስቶራንት በማህበረ ቅዱሳን የሚተዳደር ማህበረ ቅዱሳን የሚሰራበት ሬስቶራንት ነውና። የምግብ ዝግጅት ጥራቱ መስተንግዶ ውስጥ ላይ ያለውም ሰላም የሚገኘው ደስታ በጣም ደስታ ስለሚያሰኘኝ የምጠቀመው ሬስቶራንት እና። ብዙ ጊዜም የማገል የምጠቀምበት እና የምወደው ሬስቶራንት ከራዲዮን ነው።

ምሽት ላይ የሚሰማው ድምጽ ብዙ ጊዜ የአራዊት ድምጽ ነው። እኔ ባለሁበት አካባቢ በምሽት የሰው ድምጽ አይሰማም ሁሉም ሰው በጊዜ ወደ ቤቱ ይገባና ይተኛል። ሌሊት ደግሞ የውሻ ድምጽ እንደዚሁም የጅብ ድምጽ የቀበሮም አልፎ አልፎ የወፎችም ድምጽ ይሰማል። ከዚህ የወጣ ግን ሌላ ድምጽ አይሰማም። የተኩስ ድምጽ አልፎ አልፎ ደግሞ አንዳንዴ ጦርነት በሚሆንበት ጊዜ የተኩስ ድምጽም ይሰማል። ከዚህ በተለየ ግን የሰው ድምጽ አይሰማም በምሽት። እኛ አካባቢ አሁን ባለንበት ሁኔታ ሰው ወጦ እንደ ልቡ ቀንም ሌትም ለመስራት ስለማይችል ሌሊቱን ጊዜ ከምሽቱ አንድ ሰዓት ጀምሮ ሁሉም ሰው ወደ ቤቱ የሚሰበሰብበት ነው። ስለዚህ አብዛኛውን የሌሊቱን ሰዓት የሚይዘው የአውሬ ድምጽና ሌሎች እንደዚህ ጦርነትን የሚያደርጉ ሰዎች የሚንቀሳቀሱበት ስለሆነ ብዙ ጊዜ የሚሰማው ድምጽ የአውሬና የወፍ ድምጽ ብቻ ነው

ወደ ስራዬ የምደርሰው በሰአቱ ነው በሰአቱ እንድደርስ እኔም ቀድሜ እነሳለሁ ወደ ቢሮ ደግሞ የሚያደርሰን የሰራተኞች ማጓጓዣ የትራንስፖርት አገልግሎት የሚሰጥ ሰርቪስ አለ። ስለዚህ ይህንን ሰርቪስ ለማግኘት ከጠዋቱ አንድ ሰዓት ተኩል ሰርቪሱ በሚቆምበት ፌርማታ ላይ እዛ መጠበቅ ግዴታችን ነው። ከዘገየን ግን በእግራችን መሄዳችን የማይቀር ነው ስለዚህ ይሀንን ሰርቪስ ስተጠቅሜ ወደ ስራዬ ስለምገባ። እንደውም ከስራ ሰዓታችን ቀድመን የመድረስ አቅም አለን ብዙ ጊዜም ከስራ ሰዓታችን ቀድመን ገብተን እናውቃለን ብዙ ጊዜም የምናደርገው እንደዛ ነው። ከስራ ሰዓት ቀድሞ የመግባት ልምዱ እንዲኖር ያደረገው ሰርቪሱ ነው። ሰርቪሱ ባይኖር ኖሮ ሰው በእግሩ ሰአቱን አጣጥሞ የሚገባባትን ሰዓት ተመልክቶ ይሄዳል። ሰርቪሱ ግን ቀድሞ ስለሚመጣ ያ ሰርቪስ ካመለጠን ደግሞ በእግር ያለውን የአርባ ደቂቃ ጉዞ መጓዝ ስለሚደክመን ሰርቪሱን የግድ እንጠቀማለን። ስለዚህ ጠዋት አንድ ሰዓት ተኩል ወጥተን ሰርቪሱ በሚቆምበት ፌርማታ ላይ እንጠብቃለን። ከዚያ አስር ጉዳይ ለሁለት ከስራችን ቦታ ላይ እንደርሳለን ይሄ ማለት አስር ደቂቃ ከስራ ሰዓታችን ቀደም ብለናል ማለት ነው። ከዚያ ስድስት ተኩል ላይ ወደ ቤታችን ይወስደንና ስምንት ሰዓት ላይ ደግሞ ወደ ቢሮ ስለምንገባ ለስራ ሰባት ሰዓት ተኩል ሲል ቀጥታ ደግሞ ሰርቪሱ ላይ እንሄዳለን ስምንት ሰዓት ከመድረሱ አስር ደቂቃ ቀደም ብለን ወይም አስራ አምስት ደቂቃ ቀደም ብለን ቢሯችን ላይ እንደርሳለን ማለት ነው። ስለዚህ በቀን የምንሰራውን ሰዓት በዚህ መልኩ ነው ምሽት ላይ አስራ አንድ ተኩል ደግሞ ሲሆን ወደ ቤታችን ሰርቪስ ይወስደናል በቀን አራት ጊዜ ሰርቪስ ወደ ቤታችን ሁለት ጊዜ እዛው ወደ ስራ ቦታችን ደግሞ ሁለት ጊዜ ያመላልሰናል ማለት ነው። በዚህ መልኩ ስለምንንቀሳቀስ ሰአታችንን በአግባቡ እየተጠቀምን የስራ ሰዓታችንንም አክብረን እንደርሳለን

ዳቦ በተለያየ መልኩ ሊጋገርና ከተለያዩ ነገሮች ሊዘጋጅ ይችላል በመጀመሪያ ደረጃ ዳቦ የሚጋገረው ከዱቄት ነው ይሄ ዱቄት የስንዴ ዱቄት የገብስ ዱቄት ሊሆን ይችላል ብዙ ጊዜ በእኛ አካባቢ የምናገኘው ዱቄት የስንዴ ነው ከስንዴ ዱቄት በወፍጮ አስፈጭተን የምንጠቀመው ቤት ውስጥ የሚዘጋጅ አለ ከዚህ በተጨማሪ ደግሞ እዛው በፋብሪካ ተመርቶ የሚመጣ የፊኖ ዱቄት አለ ዳቦውም የተለያየ ነው የፊኖ ዱቄት ዳቦው ነጭ ነው በቀላሉ ለመብላትም የሚመችና አፍ ላይ ሲቦካ ደግሞ በአየር ስለሚይዝ የሚነፋ ነው በእኛ አካባቢ ያለው የስንዴው የራሱ ቤተሰብ ቤት ላይ የሚዘጋጀው ደግሞ እንደዚህ አይሆንም አይነፋም መልኩም ጠቆር ያለ ነው። ስለዚህ በሁለቱም መልኩ ዳቦ ሊዘጋጅ ይችላል። እንደየሰው ፍላጎት ከሁለቱም ይዘጋጃል። ዳቦ የሚበስለው በተለያየ መንገድ ነው። የመጀመሪያው በኤሌክትሪክ ፓትራ ላይ ተጠቅሞ ቀጥታ ወደ ኤሌክትሪክ ምጣድ ገብቶ በቀላሉ አገልግሎት የሚሰጥና የሚበስል ዳቦ አለ ኤሌክትሪክ የማያገኙ ደግሞ በምጣድ እንጨት እያነደዱ የሚያበስሉ አሉ። አንዳንዶቹ ደግሞ በበርሚል ውስጥ ውሃ አድርገው በእንፋሎት የሚያበስሉ የውሃ ዳቦ የሚባል የሚሰሩ አሉ ይሄ የውሃ ዳቦ ከምንም አይነት ጭስ ንክኪ ነፃ የሆነ የማያር ነው አያርም በቀላሉ የሚበስልና ነጭ ነው። ሲቆርሱትም ደስ የሚል ጣእሙም ለየት ያለ ጣዕም ያለው ነው። ዳቦ ሲዘጋጅ አንዳንዶቹ ጥቁር አዝሙድ ይጠቀማሉ። እንደ ቅመም ጥቁር አዝሙድን ጨምረው ብዙ ጊዜ ይደረጋል። ይሄ ይሄ የዳቦውን ሽታውን ጣዕሙን እንዲጨምር የሚያደርጉ ቅመማ ቅመሞችን አንዳንዶቹ የሚጠቀሙ ስላሉ ሁሉም ሰው ተመሳሳይ የሆነ ነገር የለውም አንዳንዶቹ በዘይት የሚያሹት አሉ አንዳንዶቹ ስኳርም የሚጨምሩ አሉ። ይሄ ሁሉ ሆኖ ግን በሙሉ ለማብሰል ወይ ኤሌክትሪክ ላይ ወይ ደግሞ በእሳት ምድጃ እሳት እያነደዱ መጋገር ይቻላል። በሁለቱም መንገድ ቢሆን ዳቦን ለማብሰል በዚህ መልኩ እችላለሁ።

ቤቴ ውስጥ ለልጆች ለእንግዳ እንደዚሁም ደግሞ ለእኛ የመቀመጫ የሚሆን ልዩ ልዩ መቀመጫዎች አሉ ሰው በሚበዛበት ጊዜ ያለው የሶፋው መቀመጫ ስለማይበቃ ሌሎች ከፕላስቲክ የተሰሩ ወንበሮችን እንጠቀማለን ልጆችም ብዙ ጊዜ የሚጠቀሟቸው እነዚህን መቀመጫዎች ነው። እኔ ግን ብዙ ጊዜ የምቀመጠው እንግዳ በሌለበት ጊዜ ከሆነ ሶፋ ላይ ነው። ልዩ የሆነ መቀመጫ የምለውም የተለየ መቀመጫ የለኝም። የተለየ መቀመጫ ሶፋው ካልሆነ በቀር ሌላ የተለየ የሚባልን መቀመጫ የለኝም። ግን እንግዶቻችንን ለማክበር ሶፋው ለስለስ ያለና ምቾት ያለው ከሌሎች ከደረቅ ወምበሮች የተሻለ ከኩርሲዎች የተሻለ መደገፊያም ያለው ስለሆነ ልዩ መቀመጫ ብዬ ለእንግዶች የምለቅላቸውና የምጋብዛቸው እዚያ ላይ እንዲቀመጡ የማደርግ ሶፋው ላይ ነው። ከዚህ የተለየ ግን የተለየ ልዩ የሚባል መቀመጫ የለኝም

አዎ እሳት ማንደድ እችላለሁ እንደውም ብዙ ጊዜ የሚሳካልኝና በቀላሉ ከሌሎች የተሻለ እንደ ልምድም እንደ ችሎታም አለኝ ብዬ ማስበው እሳት ማንደድን ነው። በክብሪት ጭሬ በማቀጣጠያዎች ተጠቅሜ በቀላሉ ትልልቅ እንጨቶችንም የማያያዝ ችሎታ አለኝ። ይህንን ማድረግ በጣም ትልቅም ጠቀሜታ አለው ምድጃ ላይ እንጀራ ይጋገራል ዳቦ ይጋገራል። እንደዚህ ልዩ ልዩ ስራዎች ይሰሩበታል። ከሰልም አያያዝና በከሰሉ እሳት ተጠቅመን ሻይ ማፍላት ምግብ ማብሰል እንደዚህ አይነት ስራዎች ይሰራሉ። ይህን በምናደርግበት ጊዜ ምግብ ለማብሰል የግድ እሳቱን መያያዝ አለበት። እሳቱን ለማያያዝ ደግሞ አንዳንድ ጊዜ የማይሳካላቸው ሰዎች አሉ። በቀላሉ ማሳካት የማይችሉ አሉ። እሳቱ ቶሎ የሚጠፋባቸው ብዙ ክብሪት ጭረው ተጠቅመው ያንንም አድርገው የማይቀጣጠልላቸው ሰዎች አሉ። እኔ ግን በዚህ በኩል እድለኛ ነኝ ብዬ አስባለሁ። በቀላሉ የማያይዝ በቀላሉ የማቀጣጥል እሳትን በቀላሉ ማንደድ የሚችል ነኝ ብዬ አስባለሁ።

የሸክላ እቃዎችን አሁን ላይ አልጠቀምም። ልጅ እያለን ግን የሸክላ እቃዎች በሙሉ እምንጠቀምባቸው እቃዎች እነሱ ነበሩ። ውሃ ለመቅጠ ለመቅዳት ውሃ ለማጠራቀም ምግብ ለመስራት የምንጠቀምባቸው ድስቶች በሙሉ የሸክላ እቃዎች ነበሩ። አሁን ላይ የእንስራውም በጀሪካን ስለተቀየረ ወደ ፕላስቲክ መጥቷል ቀላልም ስለሆነ ሰው ይሄን ይጠቀመዋል። ወጥ ለማዘጋጀት የምንጠቀምበት ድሮ የብረት ድስት ስላልነበረ በሸክላ ድስቶች እንጠቀም ነበር አሁን ደግሞ ወደ ብረት ድስት ተቀይሮ ሰው በብረት ድስት ምግብ ያዘጋጃል። አሁን ላይ የቀረው የምግብ ማብሰያ የእንጀራ መጋገያ የእንጀራ የምንጋግርበት ምጣድ ብቻ ነው። ከሸክላ እቃዎች የቀረና ከተማ ድረስ አሁን አገልግሎት እየሰጠ ያለ ምጣድ ብቻ ነው። ሌሎች የሸክላ እቃዎች ውሃ ለማጠራቀምም ውሃ ለመቅዳትም ውሃ ለመጣድርና ለማፍላትም የምንጠቀምባቸው ምግብ ለማዘጋጀትም ወጥ ለመስራት የምንጠቀምባቸው እቃዎች እነዚህ በሙሉ አሁን ላይ አገልግሎት እየሰጡ አደሉም እነሱ በሙሉ ተተክተዋል። ምጣድ ግን እስካሁን ድረስ በከተማም ደረጃ ያለ የሸክላ እቃ ነው

ገበያ የሚሄደው በእረፍት ጊዜዬ ነው የስራ ሰዓታችን ከሰኞ እስከ አርብ ድረስ ነው። ከሰኞ እስከ አርብ ድረስ ስራ ላይ ከቆየን በኋላ ቅዳሜና እሁድ የእረፍት ጊዜ ነው። ብዙ ጊዜ የገበያ ቀን ሆኖ የሚያገለግለው። ቅዳሜ ነው ቅዳሜ የወር አስቤዛን የሳምንትም ሊሆን ይችላል። የሚያስፈልገንን ነገር ቅዳሜ ቅዳሜ እየሄድን እንገዛለን። ስለዚህ ገበያ የምወጣው ቅዳሜ ነው። አንዳንድ ቀለል ያሉ እቃዎች በአጠገብ አካባቢ በሚገኙ ሱቆች ላይ የሚገኙ እቃዎች ከሆኑም ደግሞ እነሱም በቀላሉ እዛው ካለው አካባቢ እንገዛለን። የወር የሆነና ትልቅ የሆኑ ጉዳዮች በሚኖሩበት እንደ ጤፍ ድንች ትልልቅ እቃዎችን ደግሞ እንደዚህ መግዛት በሚያስፈልገን ጊዜ የግድ የተሻለ ጊዜ ጠብቀን አማርጠን መግዛት ስላለብን። የተሻለ የእረፍት ጊዜያችንን እንጠቀማለን። ወይ በስራ ሰዓት ከሆነ ቀደም ብለን ወጥተን ከስራ ሰዓት አስፈቅደን ገበያ ላይ ያለውን እንቅስቃሴ ተመልክተን የተሻለ እቃ ይዘን እንገባለን። አብዛኛውን የአስቤዛ ጉዳዮችን ግን የምንገዛው ቅዳሜ ነው።

በመኝታ ጊዜ ትራስን መጠቀም የተለያዩ ጥቅሞች አሉት። በመኝታ ጊዜ በምንዘቀዘቅበት እና በጀርባችን በምንተኛበት ጊዜ የደም ዝውውራችን ቀጥታ ወደ ራስ አካባቢ እየሄደ የአይን አካባቢ ላይ እብጠትን ያስከትላል። ስለዚህ ይሄንን ለመከላከል ትራስን መጠቀምና ቀና ማለት ከራስ አካባቢ የተሻለ ጤናማ መኝታ ይፈጥራል። ስለዚህ እኔም በዚህ መልኩ ጤና ጤናማ የሆነውን መኝታ ለመጠቀም ትራስ እጠቀማለሁ ከምጠቀምባቸው ትራሶች መካከል ከፍ ያሉ ራሴን ቀና ሊያደርጉ የሚችሉት ትራሶችን እጠቀማለሁ። በቤቴ ውስጥ ለልጆች ለእኔና ለእንግዶች የሚሆኑ ትራሶች አሉ። በአጠቃላይ ወደ ስድስት የሚደርሱ ትራሶች አሉ እነዚህን ትራሶች ተከፋፍለን እንግዶችም ሲመጡ ለእንግዶችም እንደዚሁ ትራሶችን እየሰጠው እንጠቀማለን። ትራስን መጠቀም ለጤንነትም ጥሩ ስለሆነ ብዙ ጊዜ ትራስ እንዲጠቀሙ አደርጋለሁ። አንዳንድ ጊዜ ግን ልጆች ትራስን ሳይጠቀሙ ዝም ብለው ሊተኙ ይችላሉ እንደዚህ በሚሆኑበት ጊዜ የደም ዝውውራቸው ወደ ራስ አካባቢ ስለሚሄድ ጠዋት ሲነሱ አይናቸው አካባቢ እብጠት ይስተዋላል። እንደዚህ በሚኖርበት ጊዜ ብዙ ሰዎች የአይን እብጣት ጠዋት አካባቢ ከመኝታ እንደተነሱ ተከስቶ ከተመለከታችሁ ምን ሆናችሁ ነው ብላችሁ ብትጠይቋቸው ትራሳችን ተዘቅዝቀን አድረን ትራስ ሳንጠቀም አድረን ብለው ነው የሚመልሱት። ስለዚህ ጤናማ የሆነ መኝታ እንዲኖር ጥሩ እንቅልፍ እንዲኖረን የእረፍት ጊዜያችንን የሌሊቱን የእረፍት ጊዜ በቀላሉ ጤናማ በሆነ መልኩ ለማሳለፍ ትራስን ብንጠቀም ጥሩ ነው የሚል ምክር አለኝ።

የቀረ ምግብን እንደ ተረፈ ምግብ አድርጌ ነው የምቆጥረው። የቀረ ምግብ ማለት ሰዎች በልተው የተረፋቸው ምግብ ማለት ነው። ይሄ ምግብ ብዙ ጊዜ ተሰብስቦ የተለያየ ሰው ንክኪ ስላለበት የተለያየ ህመም ሊያስከትል ይችል ይችላል። ነገር ግን በንጽህና የተጠበቀ ንጽህናው ተጠብቆ የሚበሉትና በንጽህና ተዘጋጅተው የበሉት የተመገቡትና የቀረ የተረፈው ምግብ ግን ጥሩ ነው። ጣእሙም ለየት ይላል የበርካታ ሰዎች ስብስብ ስለሚሆን የተለያየ ምግብ አይነትም ስለሚጠራቀምበትና ስለሚሰበሰብ ለየት ያለ ጥሩ የሆነ ጣዕም አለው። ስለዚህ ይሄንን ምግብ መመገብ ያን ያህል ለጤንነትም ጉዳት የለውም። በልጅነታችን ስናድግ አባቶቻችን እና እናቶቻችን የሚመገቡትን ምግብ የተረፋቸውን ለእኛ ለልጆች ይሰጡን ነበር። ንጽህናው የተጠበቀ ስለሆነ እሱን እየበላን ምንም የጤና ችግር አልደረሰብንም። አሁንም እኛ ለልጆቻችን የተረፈ ምግብ ልንሰጣቸው እንችላለን ንጽህናው የተጠበቀና በአግባቡ የተዘጋጀ ምግብ ከሆነ ምንም አይነት ጉዳት አያስከትልም። እንደዚህ ሰብሰብ ያለና ከተለያየ ቦታ ለበዓላት ጊዜ በሚዘጋጅ ጊዜ በየሰው በተሰጠው ሳህን ላይ የሚተርፉ ትንንሽ ትንንሽ ትርፍራፊዎች ይኖራሉ ይሄ ተሰብስቦ በአንድነት ይሄ ደርቆ ለድርቆሽ ሆኖ ከደረቀ በኋላ ለምግብነት ይውላል። ብዙ የአብነት ተማሪዎች ህይወታቸው የሚያልፈው በዚህ መልኩ ነው። የአብነት ተማሪዎች ተረፈ ምግብን አንድ ሰው በልቶ የተረፈውን ለእነርሱ እየሰጣቸው እነርሱ ደግሞ ያንን በእርጥቡም እየበሉ አድርቀውም እየበሉ በዚህ ነው ትምህርታቸውን የሚማሩት። እና ተረፈ ምግብን ወይም የቀረን ምግብ ብዙ ጊዜ እንመገባለን የዚህ አይነት ከፍተኛ የሆነ በሽታም እንትን አይለንም። ነገር ግን ንጽህናው ስለማይጠበቅ አንዳንድ ጊዜ እንደነዚህ ያሉ ምግቦች የታይፈስ የታይፎይድ በሽታዎችን ያስይዛሉ። ከንጽህና ጉድለት የሚመጡ በሽታዎች ናቸው። እነዚህ በሽታዎች ከምግብ መበከል የሚመጡ በሽታዎች ናቸው። ስለዚህ እንደነዚህ ያሉ ህመሞችም እንዳይነሱብን የምግቡን ንጽህና ማረጋገጥ ተገቢ ነው